እሺ ስልጠና በሚል ርዕስ እናወራለን የተወሰነ ነገር ምንድነው? ስልጠና ማለት ስለ አንድ ነገር ተጨማሪ እውቀት መሰብሰብ ወይንም ደግሞ በአንድ ዙሪያ ላይ ወይንም በአንድ ነገር ላይ አዲስ በሆነ ነገር ላይ የተለየ የሆነ ተጨማሪ ነገር ካለ ስለዛ ነገር ለሰዎች ማሳወቅ እንደገና ያው ሰዎች ደግሞ ስለዛ ተጨማሪ ወይንም አዲስ ስለተደረገው ነገር ስለ አሰራሩ ሊሆን ይችላል ወይንም ደግሞ እንዴት እንደሚጠቀሙበት ሊሆን ይችላል ብቻ በአጠቃላይ በዛ ዙሪያ ላይ የተወሰኑ ነገሮችን የማውቅ ወይንም ደግሞ ተጨማሪ እውቀት ማግኘት ያንን እውቀትም ያገኙት እንግዲህ የሆነ አካል ቀድሞ ስለዛ ነገር የተማረ ወይንም ያወቀ ሰው ይኖራል በዛ አማካኝነት እንግዲህ ይህንን ስልጠና ይወስዳሉ ማለት ነው። እንግዲህ ከስልጠናን ስናይ በተለያየ መንገድ ይሰጣል ወይንም ሰዎች ሲወስዱት ይስተዋላል እኔም ብዙ ጊዜ ያው ስልጠና አሰልጥኘ አውቃለሁኝ ለምሳሌ ያህል በአሁን ላይ እየተለመደ ያለው በኦንላይን ስልጠና የሚባለው ነው ኦንላይን ላይ የመማር እና የመሰልጠን አይነት ነገር አለ ማለት ነው። ይህ ኦንላይን አሰለጣጠን ዘዴ እንግዲህ የራሱ የሆነ ህግ ህጎች አሉት አንዳንዶቹ ያው በነፃም ሊሆኑ ይችላሉ አንዳንዶቹ ደግሞ ክፍያ ተከፍሎባቸው የምንሰለጥናቸው ነገሮች አሉ። ከዚህ ጋር እንግዲህ ያው ተያይዞ የተለያዩ ሰዎች ወይንም ደግሞ ዩቲዩበሮች የተለያዩ ስልጠናዎችን ያዘጋጃሉ እና ኦንላይን በፓኬጅ መልኩ አድርገው ያንን ስልጠና ክፍያም ተከፍሎበት የሚሰጥ ስልጠና አለ ማለት ነው ያው ያን ክፍያ ካስገባን በኋላ የስልጠናውን በየክፍል በየክፍል እያደረጉ ይለቁልናል ማለት ነው። እንግዲህ ይህን ስልጠና ስንመለከት ምን ያህል አስፈላጊ ነው? ወደሚለው ነገር ብንሄድ ይሻላል ያው ስልጠና እንግዲህ ለሰዎች በጣም አስፈላጊ ነው ብዬ እገምታለሁ አምናለሁም እኔም ያው በስልጠና አማካኝነት የተለያዩ ነገሮችን በመሰልጠን ብዙ ተጠቅሜያለሁኝ። እና ያው ይህን ስናይ ምንድነው? እሱ አንዳንድ ጊዜ ስለሆነ ነገር በቂ እውቀት ላይኖረን ይችላል ወይንም ደግሞ ግዴታ ስለዛ ነገር ማወቅ ሊያስፈልገን ይችላል ነገሩ በስራም ይሁን ብቻ በህይወታችን አስፈላጊ የሆነ ነገር ከሆነ ስልጠና መስልጠን በጣም አስፈላጊ ነው ብዬ እገምታለሁ ማለት ነው። ስለዚህ በዛ መሰረት ያው ስልጠና በጣም ጠቃሚ ነገር ነው።

እሁድ የሚለው ቃል ላይ እናወራለን እሁድ ማለት እንግዲህ የሳምንቱ የመጨረሻ ወይንም ሰባተኛ ቀን በመባል ነው የሚታወቀው እሁድ ማለት ያው በሌላ አጠራሩ ሰንበት ይባላል ማለት ነው። ስለዚህ ይህ እሁድ እንግዲህ ሰንበት ለምን ተባለ የሚለውን ነገር ብንመለከት ምንድነው? በመጽሐፍ ቅዱስ ምን ይላል ያው ፈጣሪ ፍጥረታትን ፈጠረ ይላል እነዛን ፍጥረታት የፈጠረው በእያንዳንዱ ቀን የፈጠራቸው ነገሮች አሉ ማለት ነው። እና ከሰኞ አንስቶ እስከ ቅዳሜ ድረስ ሁሉንም ነገር ፈጥሮ ጨረሰ ነው የሚለው እና እሁድ ቀን አረፈ ነው የሚለው። ስለዚህ እሁድ እንደ እረፍት ቀን ነው ማለት ነው ያው የስራ ቀን አይደለም ምክንያቱም ሰንበት ነው። ከዛም ጋር ተያይዞ ያው የተለያዩ ድርጅቶች ወይንም ደግሞ መስሪያ ቤቶች እሁድን እንደ እረፍት ነው የሚቆጠረው ማለት ነው። ያው እሁድ ፈጣሪን የምናመሰግንበት ቀን እረፍት የምናደርግበት ቀን ነው። ብዙ ጊዜ ያው እሁድ እንግዲህ በ ሰዎች ብዙ ሰዎች የተለያዩ እምነት ተቋማት ወደየእምነት ተቋማቶቻቸው ይሄዳሉ። ያው ለምሳሌ የኔ አሁኑ እሁድ ጠዋት ላይ ቤተክርስቲያን ነው ሚሄደው ቤተክርስቲያን እንግዲህ ከሄድኩ በኋላ እዛ ቅዳሴ ስነ ስርዓት ይኖራል እዛ ቅዳሴ ስነ ስርዓት ላይ እሳተፋለሁ ማለት ነው። ከዛን ባለፈ እሁድን እንግዲህ ከቤተክርስቲያን ስነ ስርዓት ካለው በኋላ ከጨረስኩ በኋላ ያው ወደ ቤት ተመልሼ የተለያዩ ነገሮችን እሰራለሁኝ እና አንዳንድ ጽዳት መጽዳት ያለባቸውን ነገሮች ጽዳት አጸዳለሁኝ ከዛ በተጨማሪ ደግሞ ከጽዳት ባለፈ እረፍት አደርጋለሁኝ። ሌላው ደግሞ እንግዲህ ያው እሁድ መጠየቅ ያለባቸው ቤተሰብ ዘመድ ወይ ደግሞ የታመመ ሰው ካለ እንደዚህ ብቻ ሰዎችን እጠይቃለሁ ቤተሰቦቼም ጋር አንዳንድ ጊዜ እሄዳለሁኝ። እና እሁድን ያው በዚህ አይነት መልኩ አሳልፈዋለሁ ማለት ነው። ያው እንግዲህ በሁሉም በኢትዮጵያ ክፍል ማለት ይሄ ይቻላል ይሄ የእሁድ ቀን የእረፍት ቀን እንደሆነ ነው የሚታወቀው። ምናልባት ያው በውጪው አለማ አላውቅም መቼ እንደሚያርፉ ይመስለኛል እነሱም እሁድን ይመስለኛል የሚያርፉት እንግዲህ መስሪያ ቤቶች ከዚህ ጋር ተያይዞ የሚያሰሩት ብዙ መስሪያ ቤቶች ከሰኞ እስከ ቅዳሜ ጠዋት ከሰአት ድረስ ማለት ነው እስከዛ ሰዓት ድረስ ስራ ያሰራሉ ያው የስራ የስራ ካላንደራቸው ወይ ስኬጁላቸው እንደዛ ነው። ከዛ በኋላ እንግዲህ ያለው የእረፍት ቀን ነው ማለት ነው። እንግዲህ ያው አንዳንድ ጊዜ ደግሞ እሁድ ሲሆን ብዙ ሰርግ የሚካሄድበት ቀን ነው በኢትዮጵያ ውስጥ ሰርግ ለመደገስ ወይንም ደግሞ የሆነ ዝግጅት ለማድረግ ሰዎች እሁድ ቀን ይመርጣሉ። አንደኛ ቀኑ የእረፍት ቀን ስለሆነም ያው ብዙ ሰው ወደ ስራ አይሄድም ማለት ነው ስለዚህ እዛ ዝግጅት ላይ ወይንም ደግሞ ሰርግ ላይ ለመታደም ወይንም ለመምጣት አይቸገርም ማለት ነው። እና ያው በተለይ አሁን እንደዚህ በጋ ሲሆን አሁን ወቅት ላይ ጥር ወቅት ላይ ጾም እስከሚገባ ድረስ ያው የተለያዩ ዝግጅቶች ይደረጋሉ ከነዛ ውስጥ አንዱ ሰርግ ነው ሚደረገው በስፋት ኢትዮጵያ ውስጥ እንግዲህ ገጠርም በከተማም ተመሳሳይ ወቅት ላይ ነው ሰርግ የሚደረገው ማለት ነው። እና ይህ ሰርግ የሚደረገው እንግዲህ እሁድ ነው የሚመርጡት ማለት ነው። እና በዚህም አንዳንድ ጊዜ ያው እሁድም በዚህ አስታውሰዋለሁ ሌላው ደግሞ እሁድ ቀን ሚለው ነገር እሁድ ቀን ብቻ የሚሆን ነገር ስናይ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የትንሳኤ በዓል ወይንም ደግሞ ይቺን አለም ያው ሞትን አሸንፎ የወጣበት ቀን ነው እኛ ፋሲካ ብለን እናከብረዋለን እንግዲህ ይህ ፋሲካ በአመት አንዴ እሁድ ቀን ነው ሚውለው ማለት ነው ሁል ጊዜ እሁድ ቀን ነው ቀኑ አይቀየርም ማለት ነው ስለዚህ አንድም ያ የትንሳኤ ምልክት ነው ማለት ነው። እሁድ እና ትንሳኤን የምናከብርበት ነው ማለት ነው። ሌላው ደግሞ ያው እሁድን ስናይ እሁድ ቀን ብቻ የሚደረግ ነገር ስናይ ያው ዳግመ ትንሳኤ ተብሎ ደግሞ ዳግመ ትንሳኤ ብለን የምናከብረው ነገር አለ ያ ማለት በትንሳኤ የመጀመሪያው ሳምንት ማለት ነው አንድ ሳምንት የመጀመሪያው ቀጥሎ የሚመጣው እሁድ ደግመህ ትንሳኤ ተብሎ ይከበራል ማለት ነው። እንግዲህ ያው ምንድነው እሱ ያው በቀን አቆጣጠር ውስጥ አንድ ሳምንት

እሺ ፋይል ይላል ርዕሴ እንግዲህ ፋይል ማለት ምን ማለት ነው የሚለውን ነገር ስናይ ፋይል ቃሉ እንግሊዘኛ እ ቃል ነው ይህ ቃል ትርጓሜው ምንድነው? እሱ እ ፋይል የምንለው ቃል መረጃ የያዘ እ ዶክመንት እንደማለት ነው ወይንም ደግሞ የተደራጀ የሆነ መረጃ ያለበት እ ነገር ነው ማለት ነው። እንግዲህ ይሄ ነገር ምንድነው ዘርዘር አድርገን ስናየው እ ለምሳሌ ያህል ለምሳሌ የትምህርት ማስረጃዎች ሊሆኑ ይችላሉ የትምህርት ማስረጃዎች በውስጡ የተለያዩ ነገሮችን ይይዛሉ። በዋናነት የሚታወቁት ነገሮች እ እ ወይንም ደግሞ ብዙ ቦታዎች ላይ የሚፈልጉ ነገሮች የስምንተኛ ክፍል ካርድ እ ሊሆን ይችላል። የአስረኛ ክፍል ካርድ የአስራ ሁለተኛ ክፍል እ ሌላ ደግሞ እ ትራንስክሪፕት የሚባል ነገር አለ ያ ማለት የዘጠኝ እና የአስር የአስራ አንድ አስራ ሁለት ሊሆን ይችላል። የክፍሉ ውስጥ እ የ ያመጣው ውጤት እንደማለት ነው በዛ መሰረት ይዘጋጃል ማለት ነው። ያው ከየትምህርት ቤቶች ላይ ነው ይሄ ነገር የሚሰጠው አንድ ላይ እሱ ተደራጅቶ ሌላ ደግሞ ያው የ ማለት ሰውየው ወይንም ግለሰቡ እንዳለው ነገር ነው እ የሰውየው ማስረጃ እንደማለት ነው። ለምሳሌ አንድ ሰው እ በሆነ ትምህርት ዘርፍ ዲግሪ ካለው እ የድህረ ምረቃ እ ተማሪ ከሆነ ያ እ ያ የተሰጠው የምስክር ወረቀት አንድ ላይ ይሆናል ማለት ነው። እ ከዛ ጋር ተያይዞ እንግዲህ ያው የተሟላ ፋይል ማለት እ ለ አንድ ሰው ወይንም ደግሞ ለአንድ ስራ ፈላጊ እ አ አሁን የጠቀስኳቸው ነገሮች እንዳሉ ሆነው በተጨማሪ ደግሞ ስለራሱ በጽሁፍ የሚገልጽ ነገር እ የሚያዘጋጅበት አይነት ሁኔታ አለ ያ ያው ሲቪ በመባል ነው። የሚታወቀው ግን እ ቃሉ እ እንግሊዘኛ ቃል ነው ብቻ እ ያ ስለራሱ ሂስትሪ በ ስለራሱ ታሪክ ወይንም ደግሞ እ ስለራሱ ሁኔታ በጽሁፍ መልከ የሚገልጽለትን ነገር በአጭሩ እዛ ጋር ጠቅለል አድርጎ እ የሚጽፍበት እና እ እንዴት ማመልከቻ እ የሚያስገባበት ለ ለሚልከው ድርጅት ወይንም ደግሞ እ ለ የሚያስገባበት ለፈላጊው ተቋም ማለት ነው። አንድ ላይ በማዘጋጀት አንድ ላይ አድርጎ እ የሚሰጠው እነዛ ወረቀቶች ወይንም መረጃዎች ምን ይባላሉ? ፋይል ይባላል ማለት ነው። እና ይሄ ይህ ፋይል እ የሚባለው ነገር በወረቀትም ሊሆን ይችላል እንደገና ደግሞ በሶፍት ኮፒም ሊሆን ይችላል። ይሄ ሶፍት ኮፒ የምንለው እንግሊዘኛ ቃል ነው ያ ማለት ምንድነው ወረቀት ላይ ያልተጻፈ ነገር እንደማለት ነው። ሶፍት ኮፒ ማለት በወረቀት ያልተጻፈ እ አንድ ለምሳሌ ያህል አንድ ሰው የሆነ ንግድ ኖሮት እና የተደራጀ ንግድ ፍቃድ እ አውጥቶ ወይንም ደግሞ በዛ ስለ ንግዱ እ የሚገልጽ እ ሁኔታዎች ካሉ እ እነዛ ወረቀቶች ለምሳሌ የ እ የግዢ እ የሽያጭ ወረቀቶች ወይንም ደረሰኞች ሊሆኑ ይችላሉ። እነዛ ደረሰኞች አንድ ላይ ተደራጅተው እ ለሂሳብ አመቺ በሆነ መንገድ ተደራጅተው የሚቀመጡበት እ ሁኔታ ሊኖር ይችላል። እ የቤት ኪራይን ጨምሮ ያው ይሄ እንትን ንግድ ፍቃድ የሚያወጣበት ምናምን ብቻ በዛ ዙሪያ ላይ የሆነ ነገር በምናደርግበት ዙሪያ ላይ ያለን መረጃ እ ያ መረጃ ደግሞ በጽሁፍ መልክ የተቀመጠ አይነት ነገር እ የሆነ ያንን አንድ ላይ የ ተሰባስቦ ስለ አንድ ነገር አንድ ላይ ተሰባስቦ እ የ የተሰባሰቡ የተለያዩ መረጃዎች። ግን እነዛ መረጃዎች ስለ አንድ ነገር እ የሚገልጹ ነገሮች እ ናቸው እነዛ እነዛ በፋይሉ ውስጥ ተካተው ያሉት ነገሮች በተለያየ ጊዜ እ የተደረጉ የተከናወኑ ወይንም የተለያየ ጊዜን እ መረጃ የሚያሳዩ ነገሮች ሊሆኑ ይችላሉ። ግን አጠቃላይ መረጃው ስለ አንድ ነገር ነው ማለት ነው ስለዚህ ያ ፋይል ይባላል ማለት ነው። እ እና በዛ አይነት መንገድም ማየት እንችላለን ያው ፋይል እንግዲህ ቅድም እንዳልኩት በወረቀት መልኩም ተዘጋጅቶ ሊቀመጥ ይችላል። ሌላው ደግሞ በሶፍት ኮፒ መልኩ ሊቀመጥ ይችላል ያ ፋይል እንግዲህ በሶፍት ኮፒ መልክ እ የተቀመጠው ፋይል ከምንድነው?

እሺ ሮብ የሚለውን ቃል እናያለን። እንግዲህ ሮብን ስናይ የቀናቱ ሶስተኛ ቀን ነው። ሮብ ማለት ያንን ያልኩበት ምክንያት። ሰኞ አንድ እንላለን ማክሰኞ ሁለት እንላለን። ሮብ ሶስት ነው ማለት ነው ስለዚህ ሶስተኛ ቀን ነው ማለት ነው። ያው ከሰባቱ ቀናት ሶስተኛ ቀን ላይ የምናገኘው ሮብን ነው። እና እሮብን ስናስብ ምን እናስታውሳለን ወይንም ደግሞ ምን ትዝ ይለናል የሚለውን ነገር ስናይ። እንግዲህ በኦርቶዶክስ እምነት ሮብ ጾም የሚጾምበት ቀን ነው። ወይንም ደግሞ ፈጣሪን በተለየ መንገድ የምናስብበት ቀን ነው ማለት ነው። እነዛ ሁለት ቀናት ናቸው እሮብና አርብ በመባል ይታወቃሉ። ስለዚህ ማንኛውም የእሮብና ክርስቲያን የሆነ ሰው ወይንም ደግሞ የኦርቶዶክስ እምነት ተከታይ የሆነ ሰው ሮብልን ይጾማል ማለት ነው። ይጾማል ስንል ከተለያዩ የእንስሳት ተዋጾዎች ራሱን ይገድባል ወይንም ይከለክላል ማለት ነው። እና ደግሞ ያው የተወሰነ ሰዓታት ድረስ እንደየአቅሙ ከምግብ ራሱን አግዶ ያው በጾምና በጸሎት እንዲያሳልፍ ነው ማለት ነው። የሚመከረው እና ሮብን አንድ በዛ እናስታውሰዋለን ማለት ነው። ሌላው እንግዲህ ያው ምንድነው? እነዚህ አሁን የሳምንት ቀኖች ናቸው። እነዚህ ያ ደግሞ እንግዲህ ፈጣሪ። ይቺን አለም ሲፈጥር ወይንም ደግሞ እነዚህ በመጀመሪያው ቀን የሰራቸው ነገሮች አሉ። እንደገና ያው በሁለተኛውም ቀን ደግሞ የሰራቸው ነገሮች አሉ ማለት ነው። የፈጠራቸው ነገሮች እንደማለት ነው ወይ ፈጣሪ ስራ ስለሆነ ነው። የሰራቸው ነገሮች አሉ። ብዬ የምለው በሶስተኛውም ቀን እንደዛው እሮብለት የተፈጠሩ ነገሮች የፈጠራቸው ነገሮች አሉ ማለት ነው። እንግዲህ ይህን ነገር ያው ሰባት ቀን ናት ነው ማለት ነው በአንድ ሳምንት ውስጥ ያሉት ያለው ማለት ነው። እና ያው በውጪውም ብንሄድ ካላንደር ላይ እናገኘዋለን ማለት ነው። ስለዚህ ከሰባቱ ቀናቶች ውስጥ አንዱ ቀን ነው ማለት ነው። እሮብ ያም እንግዲህ ያው ሶስተኛው ቀን ነው ብዬ ተናግሬያለሁ ማለት ነው። እሮብን እና ምን አለ እዚህ ጋር አንዳንድ ሰዎች ያው ይሄን ነገር በጣም ለምሳሌ ከቀኖች ውስጥ ለይተው እሮብ ደስ ይለኛል የሚሉ ሰዎች አሉ። ያው እኔ ግን ይሄ ቀን ማለት ሮብ ወይ ሰኞ ወይ ማክሰኞ ወይ አርብ ምናምን ብዬ የምለየው ቀን የለኝም። እንደኔ እምነት ሁሉም የፈጣሪ ስራዎች ናቸው እና ያው ፈጣሪ ጨምሮ የሚሰጠን ቀናት ናቸው ማለት ነው። እያንዳንዱ ቀናት ከዛ አንፃር ነው የማየው ማለት ነው። ሌላው ነገር እንግዲህ ያው ሮብ ቀን ብዙ በአካባቢያችን እሮብ ቀን የሆነ የገበያ ቦታ አለ ማለት ነው። ያ ቦታ እንግዲህ ያው ከዚህ በፊትም ብያለሁ። የገበያ ቦታዎች በቀናት ስያሜ የሚሰየሙበት ነገር አለ። ያ የተሰየመበት ምክንያት ምንድነው? ለምሳሌ በየሳምንቱ በሳምንት በሳምንቱ ሮብ ቀን ብቻ ሰዎች ተሰባስበው ምርቶቻቸውን ወይንም ያላቸውን ነገር ይዘው ወጥተው የሚሸጡበት እንደገና ደግሞ ገዢዎችም ፈላጊዎችም እዛ ቦታ ላይ ሄደው የሚፈልጉትን ነገር የሚገዙበት ቦታ ነው ማለት ነው። በአጠቃላይ ያው መገበያያና የገበያ ቦታ ነው ማለት ነው። ስለዚህ ያ ያ የገበያ ቦታ እንግዲህ ያንን ነገር የሚገበያዩት በሳምንት አንዴ እሮብ ቀን ስለሆነ እሮብ ገበያ በመባል ይታወቃል ማለት ነው። እና ይህ የገበያ ቦታ ምንድነው? እሱ በዋናነት የሚሸጥበት ወይንም የሚገበያዩበት የተለያዩ እንስሳቶችን ብቻ ነው ማለት ነው። ያው ሌላ ነገር እዛ አይሄድም ሸቀጥ ወይ ደግሞ የተለያዩ ነገሮች አይሄዱም ቦታው የእንስሳ መገበያያ ቦታ ነው። ለምሳሌ ከብት ሊሆን ይችላል። ያው የተለያየ ቅልብ በሬዎች ለዛ ተብሎ የተቀለቡ በሬዎች ሊሆኑ ይችላሉ። እንደገና ደግሞ ላም ሊሆን ይችላል ጥጃ ልትሆን ትችላለች። እና ፍየል በግ የመሳሰሉትን ያው ከዶሮ በስተቀር ዶሮ ለብቻ የራሷ የሆነ ለብቻ የሆነ ቦታ አለ ማለት ነው

እሺ ስራ በሚለው ነገር ላይ እናወራለን እንግዲህ ስራ ሲባል ቀጥተኛ ትርጉሙ ተግባር ከሚለው ነገር ጋር ይያያዛል ማለት ነው። ስራ ማለት ያው ተግባር ማለት ነው። እንግዲህ ስራ በተለያየ መንገድ ሊሰራ ይችላል ማለት ነው። እና ሰዎችም የተለያዩ ስራዎችን ሲሰሩ እናያለን በዋናነት ከወደኋላ ስንነሳ ስራ እንግዲህ የሚባለው ነገር አንድ ሰው ራሱን ለማኖር በሚያደርገው እንቅስቃሴ ውስጥ ወይንም በሚያደርገው ጥረት እና እንቅስቃሴ ነው ያ ነገር ስራ ይባላል። ያው ሀገራችን ውስጥም የተለያዩ የስራ አይነቶች አሉ ማለት ነው። ለምሳሌ አንድ ሰው ቤት ውስጥ ሆኖ የተለያዩ ስራዎችን ሊሰራ ይችላል። ያው ሁሉም ነገር ቅድም እንዳልኩት አንድ ሰው ለመኖር ሲል የሚያደርጋቸውን እንቅስቃሴዎች በሙሉ ስራ ይባላሉ ማለት ነው። ለምሳሌ ቤት ውስጥ ልብስ ማጠብ ሊሆን ይችላል። ሌላው ነገር ደግሞ ወጥ ምግብ መስራት ሊሆን ይችላል። እንጀራ መጋገር ሊሆን ይችላል። ሌላው ጽዳት ማጽዳት ሊሆን ይችላል እና እነዚህ ነገሮች ያው ስራ ነው የሚባሉት። በመሰረቱ ያው እነዚህ ነገሮች ከቤት ውስጥም አልፈው የተለያየ ቦታ ላይ የገቢ ምንጭም ናቸው። ማለት ለዛ ለሰራነው ነገር ወይንም ላገለገልነው ነገር ክፍያ ሲከፈል ይስተዋላል ማለት ነው። እንግዲህ ይህ ስራ ብለን የምንጠራው ነገር ለምሳሌ ጽዳት ማጽዳት ሊሆን ይችላል። ስለዚህ አንድ ሰው ሴትም ልትሆን ትችላለች ወንድም ሊሆን ይችላል የሆነ ቦታ ላይ ያንን ነገር የሚፈልግ ሰው አለ እንዲጸዳለት የሚፈልግ ማለት ነው። እና ያንን ነገር ካጸዳለት ለአጸዳው ወይንም ደግሞ ለሰጠው አገልግሎት ለሰራው ስራ ክፍያ ይከፈለዋል ማለት ነው። ስለዚህ ያው የገቢ ምንጭ ነው ማለት ነው። ለሰውየው ምንድነው የሚሆነው ስራ ነው የሚሆነው ማለት ነው? ለሰራው ሰውዬ ስራ ነው የሚሆነው ማለት ነው። ያው አንዳንድ ጊዜ ስራ ስራ አለብኝ ምናምን ሲባል ይስተዋላል። ያ በተለምዶ ነው ያው ስራ አለብኝ ምናምን ነገር ይላሉ እናቶችም ሆነ ቤት ውስጥ እንደዛ ሲባል ይስተዋላል። ይሄ ነገር የሚባለው ብዙ ጊዜ በተለምዶ ነው ስራ አለብኝ ማለት ያው የማደርገው ድርጊት አለ እንደማለት ነው። ነገሩ ክፍያ ቢኖረውም ባይኖረውም ያ ነገር ግን የሚደረገው ነገር ግን አስፈላጊ የሆነ ነገር ነው ማለት ነው። ያው ስራ የሚለው ለሰው ልጅ አስፈላጊ የሆነ ወይንም ደግሞ ያ ተግባር የሚፈልገው አካል አለ ማለት ነው። ሌላው ነገር ደግሞ እንግዲህ ያው ስራ ስንል ከዚህ ጋር ተያይዞ ብዙ ትልልቅ ነገሮችን ማንሳት ይቻላል ብዙ ስራዎችን ማንሳት ይቻላል እንደውም ብዙ ጊዜ ምንድነው የምትሰራው ተብሎ ይጠየቃል። ያው በውጭም እንደዚህ ያለ ጥያቄ ይጠየቃል እንደውም በውጪው አለም ምን ይባላል ለመኖር ስትል ምንድነው የምታደርገው ይባላል? ያው ለመኖር ስትል ምንድነው የምታደርገው ማለት ስራህ ምንድነው? እንደማለት ነው በአጭሩ ማለት ነው። እና ይህ ጥያቄ ሲጠየቅ እንግዲህ ሰዎች የተለያየ ምላሽ ይሰጣሉ ማለት ነው። ከምላሾቻቸው አንዱ ለምሳሌ ጸሐፊ ነኝ ሊል ይችላል የጽህፈት ስራ ላይ የተሰማራ ሰው ጸሐፊ ሊል ይችላል ያ ማለት ስራዬ ጽህፈት ነው እንደማለት ነው። ለምሳሌ ያህል ስራህ ምንድነው ተብሎ ሲጠየቅ ነጋዴ ነኝ ሊል ይችላል። ያ ሰውዬ የሚኖረው ወይንም ደግሞ የሚሰራው ነገር ምንድነው እቃዎችን በማምጣትና በማትረፍ እየነገደ ነው የሚኖረው ማለት ነው። ያው ስራ ነው የሚባለው ማለት ነው። ስለዚህ ያው ብዙ ነገሮችን መጥቀስ ይቻላል አንዳንድ ጊዜ ያው ስራ ምንድነው ሲባል መምህር ነኝ ይላል ያ ማለት እያስተማርኩ ነው የምኖረው። ማለት ነው። እንደገና ደግሞ ኢንጂነር ነኝ የሚል አለ መሃንዲስ ነኝ የሚል አለ ያው በዛ በምህንድስና ሙያ ውስጥ እያገለገለ ነው ክፍያ የሚያገኘው ማለት ነው። ከዛ በተጨማሪ ያው ስራህ ምንድነው? ሲባል ጽዳት ሰራተኛ ነኝ የሚል አለ። እና ያው ብዙ ስራዎችን መጥቀስ ይቻላል ከዚህ ጋር ተያይዞ ማለት ነው።

እሺ ማስታወቂያ የሚለውን ቃል ስናይ እንግዲህ ማስታወቂያ ማለት የሆነ ነገርን መግለጫ እንደማለት ነው። ወይንም ደግሞ ሰዎች ያላዩትን ያላወቁትን ነገር ማሳያ እንደማለት ነው። ያው እንግዲህ በሀገራችን የተለያዩ ማስታወቂያዎች ይነገራሉ። ማስታወቂያ በተለያየ መልክም ሊዘጋጅ ይችላል። ለምሳሌ አንድ ድርጅት የሆነን ምርት ሊያመርት ይችላል ያ ያመረተው ምርት ግን ፈላጊ ሰው ላያውቀው ይችላል ምን እንደሚያመርት ላያውቅ ይችላል። ስለዚህ ምን ያደርጋል ያው ማስታወቂያ ያስነግራል ወይንም ደግሞ ማስታወቂያ ያሰራል ማለት ነው። ማስታወቂያ እንግዲህ በተለያየ መንገድ ይሰራል። አሁን ላይ የምናየው ነገር እንግዲህ በማህበራዊ ሚዲያ ድረ ገጾች ላይ ማስታወቂያዎች ይለቀቃሉ። ያው ለማስታወቂያ ድርጅቶች ወይንም ግለሰቦች በጣም ከፍተኛ ወጪ ሲያወጡ እናያለን። ያ ነገር እንግዲህ የሚያሳየን ነገር ምንድነው? አንድ ነገር አምርተን ወይንም ደግሞ የሆነ ግልጋሎት አገልግሎት የምንሰጥም ብንሆን ሰዎች ያንን አገልግሎት የማያውቁት ከሆነ ወይንም ደግሞ የምናመርተውን ምርት የማያውቁት ከሆነ። የኛ ማምረት ብዙም ትርጉም አይኖረውም ማለት ነው ስለዚህ ብዙ ተጠቃሚ አይኖረንም ማለት ነው። በአጠቃላይ ማስታወቂያ የሚሰራው አንደኛ ነገር ሰዎች ስለ ምርቱ እንዲያውቁት ወይንም ደግሞ ሰዎች ስለ አገልግሎቱ እንዲያውቁ ነው እሚደረገው ማለት ነው። ሌላኛው በሁለተኛ ደረጃ ደግሞ ማስታወቂያ የሚሰራበት ሁኔታ አንዳንድ ጊዜ ሰዎች እንዳለም አውቀው ወይንም ደግሞ ምርቱንም አውቀው ግን ያለመጠቀም ነገር ሳይጠቀሙበት ይቀራሉ ማለት ነው። እና ይህንን እንዲህ የሆነ ብዙ ሰዎች የነሱን ምርት እንዲጠቀም ወይንም ደግሞ የነሱን አገልግሎትም ሊሆን ይችላል አገልግሎታቸው ስር እንዲጠቀም የሚያደርጉበት ሂደት ነው። እንግዲህ ይህን ለማድረግ የተለያዩ ዘዴና ጥበቦችን ሊጠቀሙ ይችላሉ። እንግዲህ ከዚህ ከዘዴዎቹ አንደኛው እና ዋነኛው ነገሩ የተሰራበትን ነገር ለሰዎች ማሳወቅ ይሆናል። ጥራቱን ሊሆን ይችላል። ሁለተኛው ነገር ደግሞ እሱን ቢጠቀሙ ምን ጥቅም እንደሚያገኙ መናገር ሊሆን ይችላል። ይሄ እንዲያሁም ያው በአንደኝነት ደረጃ ነው የሚይዘው። ነገሩ ከተሰራበት ይልቅ ብዙ ጊዜ ሰዎች ያው ችግሮቻቸውን የሚፈታላቸውን ነገር ነው እሚፈልጉት ስለዚህ ተጠቃሚ መሆን ነው እሚፈልጉት ማለት ነው። ለዛ ስለሆነ ምን ያደርጋሉ? እነዚህ ማስታወቂያ የሚሰሩ አካላት በዋናነት ሰዎች የነሱን ምርት ሲጠቀም የሚያገኘውን ትርፍ ወደ ራሳቸው ለመሳብ ወይንም ደግሞ ምርታቸውን ለማስተዋወቅ ይጠቀሙበታል ማለት ነው። ይህን ነገር ሌላው ነገር እንግዲህ ያው የተሰራበትን ነገር በመናገር እቃን ሊሆን ይችላል ያ እቃ የተሰራበትን ነገር በመናገር ምርታቸውን ያስተዋውቃሉ ወይንም ራሳቸውን ያስተዋውቃሉ ማለት ነው። ከዛ አልፎ እንግዲህ ከዛ አልፎ ተርፎ ያው ማስታወቂያዎች የተለያዩ ጥበብና ዘዴዎች አላቸው የሚናገሩበት አንዳንድ ጊዜ እንዲሁም ብዙ የሚተችበት ነገር አለ። የሚተዋወቀው ነገር ሳይመጣ የሰዎችን እይታ ወይንም ደግሞ የሰዎችን ቀልብ ለመሳብ ብዙ ሰዎች የሚስማሙበትና ቆንጆ የሆነች ሴትን ያመጣሉ ማለት ነው። ያው እኛ ቆንጆ ብለን የምንጠራውን በተለምዶ ወይንም ሰዎች የሚስማሙበትን አይነት ውበት ያላትን ሴት ያመጣሉ እና ያው ይቺ ሴት የተለያየ ነገር ስታደርግ ወይንም ደግሞ ምርቱን የነሱን ምርት ወይንም የምታስተዋውቀውን ምርት ይዛ ስትጠቀምበት ያሳያሉ ማለት ነው። እና ያው በሰዎች በዛ በጣም ትኩረታቸው ስለሚሳብ መጨረሻ ላይ የአገልግሎቱን ስም ይናገራሉ ማለት ነው። ያው በዛ መልኩ ማስታወቂያ ሲሰሩ እና እንደዛ ሲሰራም በብዛት እናያለን ማለት ነው። ያው ግን ለአንድ አገልግሎት እና ለአንድ ምርት ማስታወቂያ በጣም ትልቁን ቦታ መያዝ አለበት ብዬ እገምታለሁ። ያው ከምርቱ ጥራት ባለፈ ማለት ነው ያው የምርቱ ጥራት እና አሪፍ ግልጋሎትም ሆነ

እሺ ርዕሱ ምንድነው እንኳን ደህና መጡ ይላል ይሄ ነገር ማለት የቃሉ ትርጓሜ ምንድነው? መልካም ምኞት ነው ያው በሰላም መምጣታቸውን እያበሰሩ ነው ማለት ነው። እንኳን ደህና መጡ የሚባለው እንግዲህ አንድ ሰው ከሆነ ቦታ ሲመጣ እንኳን ደህና መጡ ይባላል ማለት ነው። ያው በሰላም እንኳን ደረሱ እንደማለት ነው። በዛውም ደግሞ ያው መምጣታችሁ እናንተ በመምጣታችሁ ደስተኛ ነን ደስታ ተሰምቶናል እንደማለት ነው። ለመጪውም አካል ደግሞ የመልካም ምኞት መግለጫ ነው ማለት ነው እንኳን ደህና መጡ ማለት። እንግዲህ ይህን ነገር ያው በተለያየ ቦታ እናየዋለን ማለት ነው። በተለያየ ነገር ለምሳሌ ሰዎች ያው ግለሰብ ሊሆን ይችላል። አንድ ሰው ወደ ሆነ ቦታ ሄዶ ተመልሶ ሲመጣ ወይንም ደግሞ ሩቅ ቦታ ሄዱ ተመልሶ ሲመጣ እንኳን ደህና መጣህ ተብሎ ይባላል ማለት ነው። የዛ አይነት ቅበላ ይደረግለታል ይህ ነገር የሚባለው ምንድነው? ልክ እሩቅ ቦታ ሄዶ ወይንም ደግሞ ረጅም ሰዓት አመት ሊሆን ይችላል ብቻ ረጅም ሰዓት ቆይቶ ሲመጣ እንኳን ልክ ሰውየውን ስናገኘው ሰላምታ ሰጥተነው እንኳን ደህና መጣህ ይባላል ማለት ነው። ያው በሰላም በመምጣትህ በደህና በመምጣትህ ደስተኛ ነን እና አንተም ያው እንኳን ደስ አለህ እንደማለት ነው እንኳን ደህና መጣህ። የሚባለው ይህ አባባል እንግዲህ ያው አንዳንድ ጊዜ ትልልቅ ሰዎች ወይንም ደግሞ እንደዚህ የመድረክ ሰዎች ሊሆን ይችላል። ወደ ሆነ ቦታ ሲሄዱ ምንድነው እዛ አካባቢ ያለው ሰው እንኳን ደህና መጣህ። ዝግጅት አቀባበል እናድርግ ተብሎ የተለያዩ ዝግጅቶች ወይንም አቀባበል ስርዓቶች ሲደረጉ እናያለን። እንግዲህ ለምሳሌ አንድ ባለስልጣን ወይንም ደግሞ የከፍተኛ ማዕረግ ያለው ሰው ወይንም ደግሞ አንድ ሰው አሁን ለምሳሌ ያህል በቅርቡ አትሌቶች ባለፈው እንትን ብለው አሸንፈው ወይንም ደግሞ ዋንጫ ይዘው መጥተዋል እነዚህ አትሌቶች እንግዲህ የሄዱት ሀገራቸውን ወክለው ለመወዳደር ነው። ስለዚህ የተወዳደሩት ሀገራቸውን ወክለው ስለሆነ እንግዲህ እዛ ውድድር ላይ አሸንፈውና ዋንጫ ወርቅ ይዘው መጥተዋል ማለት ነው። ስለዚህ እዚህ ሲመጡ ያው በዋናነት የአትሌቲክ ፌዴሬሽን ወይንም ደግሞ የአትሌቲክ መሪዎች እንግዲህ አይሎፕራን ማረፊያ ይጠብቋቸዋል ማለት ነው። ያ ማለት ያው ቦሌ አይሎፕራን ማረፊያ ይጠብቋቸውና ሌሎችም እንግዲህ ደጋፊዎቻቸው እንደገና ደግሞ ያው የሀገሩ እዚህ ጋር ይሁኑ ሰዎች እዛ ይጠብቋቸውና አበባና ምንጣፍ አዘጋጅተው እንኳን ደህና መጣችሁ ዝግጅት ያደርጉላቸዋል ማለት ነው። ከአየር ማረፊያ አንስቶ ሌላው ደግሞ ያው ከዚህ ጋር ተያይዞ እንግዲህ የሚዘጋጅ በአትሌቲክ ፌዴሬሽን አባሎች የሚዘጋጅ የተለያዩ ዝግጅቶች ይኖራሉ። ያ ዝግጅቶች ያው እነሱ እዛ አሸንፈው ስለመጡ የእንኳን ደህና መጣችሁ ዝግጅት ይዘጋጃል ማለት ነው። እንግዲህ እዛ ዝግጅት ላይ ያው እነሱ ይመሰገናሉም እንኳን በሰላም ተመለሳችሁም ተብሎ መልካም ምኞት መግለጫ ይሰጣቸዋል ማለት ነው። እና ይህ ነገር ትንሽ ያው ሰፋ ባለ መልኩ ሊዘጋጅ ይችላል። አንዳንድ ጊዜ እንደዛም እናያለን ያው ለሀገራችንም ጥቅም ሀገራችንንም አስጠርተው ስለመጡ ሰፋ ባለ መልኩ ይዘጋጃል ደጋፊዎቻቸው ወዳጆቻቸው ቤተሰቦቻቸው በተሰበሰቡበት እና ያው የአትሌቲክ ፌደሬሽኑ የተለያዩ ባለስልጣን የድሮ አትሌቶች ተሰብስበው ያ ዝግጅት ይካሄዳል። ማለት ነው። እና በአጠቃላይ ያው ይሄኛውን በትልቅ ደረጃ ስናየው ነው። በግልም ደረጃ ለምሳሌ በጓደኝነትም ያው እንኳን ደህና መጣሽ እንኳን ደህና መጣህ ብለን እንለዋወጣለን ይህንን ቃል ስንለዋወጥ ይስተዋላል ማለት ነው። ያው በአንደኛ ነገር በመምጣት በጣም ደስተኛ ነኝ። እንደማለት ነው ሁለተኛ ነገር ደግሞ ያው በሰላም እንኳን ተመለስክ እንደማለት ነው። ያው የአጠቃላይ የመልካም ምኞት መግለጫ ቃል ነው ማለት ነው። ይህ ቃል

እሺ። እንግዲህ ምን ይላል ስምምነት ይላል ርዕሴ ስምምነት ማለት መግባባት ወይንም ደግሞ አንድ አንድ ነገር ላይ ተመሳሳይ አቋም መያዝ ማለት ነው። እንግዲህ ስምምነት የሚለውን ቃል በተለያየ ነገር ውስጥ ሰዎች ሲሉት ወይንም ደግሞ ሲናገሩት እናስተውላለን ይህ ስምምነት የሚለው ቃል ለምሳሌ አንድ ሰው ከአንድ በላይ ወይንም ደግሞ ከሁለት እና ከሁለት በላይ የሆኑ ሰዎች በአንድ አጀንዳ ላይ ወይንም ደግሞ በአንድ የጋራ ሀሳብ ላይ ሊወያዩ ወይንም ደግሞ ክርክር ሊያደርጉ ይችላሉ። ከዛ ክርክር በኋላ እንግዲህ በመጨረሻ ላይ የጋራ የሆነ አቋም የሚያወጡበት ሁኔታ ይኖራል ወይንም ደግሞ የጋራ ሀሳብ የሚይዙበት ሁኔታ ይኖራል ማለት ነው። እዛ ሀሳብ ላይ እንግዲህ ሁሉም ሰው ይህ ሀሳብ አሪፍ ነው ብሎ ከተነጋገረና በዛ ሀሳብ ካጸደቁት ያ የጸደቀው ነገር ምን ይላል ምን ይባላል ያው ስምምነት ነው የሚባለው ማለት ነው። እና ስምምነትን ያው ከዚህ ጋር እንገልጸዋለን ማለት ነው። ስለዚህ ስምምነት ከተባለ ሁለት ወይንም ደግሞ ከሁለት በላይ የሆኑ ሰዎች መኖር አለባቸው ማለት ነው። እነዛ ሰዎች ደግሞ ያው በጋራ የሆነ የሚያከናውኑት ወይንም ደግሞ የሚግባቡበት አንድ ሀሳብ አለ ማለት ነው። ስለዚህ በጋራ ውስጣቸው አንድ ሀሳብ ወይንም ደግሞ አንድ ተግባር አለ ማለት ነው። የነገር በሀሳብም በተግባርም ይሆናል ስምምነት ማለት። ለምሳሌ እኔ ከጓደኛዬ ጋር ዛሬ ማታ ወጣ ብለን ሻይ ቡና እንላለን ካልኩት እና ያንን ሀሳብ ሳቀርብለት እሺ ካለኝ ስምምነት ፈጸምን ማለት ነው። ምን አይነት ስምምነት ነው የፈጸምነው የድርጊት ነው ማለት ነው። ምክንያቱም ይሄ ድርጊት የሚሆነው ምንድነው ወጥተን ሻይ ቡና ለማለት እና ሻይ ቡና ድርጊት ልናደርግ ነው ማለት ነው። ስለዚህ የድርጊት ስምምነት ተስማማን ለማድረግ ተስማማን ማለት ነው ወይንም ደግሞ ለመውጣት ተስማማን ማለት ነው። ስለዚህ የሆነ ነገር ለመተግበር ተስማምተናል ማለት ነው። አንዳንድ ጊዜ ደግሞ አሁን ለምሳሌ እኔና ጓደኛዬ ሁለታችን አንዳንድ የማንግባባቸው ወይንም ደግሞ አቋማችን ሊለያይ ይችላል በሆነ ነገር ላይ አቋማችን የተለያየ አቋም ሊኖረን ይችላል። በዛ ነገር ላይ ስለዚህ ያንን ነገር ሁለታችን አብሮ ለማስቀጠል ወይንም ደግሞ አለመግባባታችን ወይንም ደግሞ ያንን ነገር አለመቀበላችንን ሊያከራክረንና ሊያጨቃጭቃን ወይንም ደግሞ ሊያጣላን ይችላል ማለት ነው። እና ያንን ፀብ ወይንም ደግሞ ያንን ክርክር ያንን ጥል በምንድነው? መፍትሄ ልንፈልግለት ይገባል እና ከዛ ተነስተን ለዛ ላከራከረን ወይንም ለማስማማን ነገር መፍትሄ ለመፈለግ ልንወያይ እንችላለን ነገሩን በውይይት ልንፈታው እንችላለን። እና ስንወያይ ምንድነው? ያው የጋራ ያላግባባንን ነገር እናነሳለን የጋራ የሚያደርገን ነገር ደግሞ እናነሳለን በዛ መሃል ላይ እንግዲህ ሁለታችንንም ሊያግባባ በሚችል መልኩ ነገሩን እንዴት እንደምናስኬደው ሀሳብ እናቀርባለን ማለት ነው። ቀጣይ እርምጃ ከዛን በዛ ሀሳብ ላይ በዚህ መልኩ እንግባባ በሚለው ነገር ላይ ከተወያየን በኋላ እዛ ያንን ሀሳብ እሺ ብለን ሁለታችንም ከተቀበልን ስምምነት ደረጃ ላይ ደረስን ማለት ነው ያው ማለት ያው ስምምነት ይባላል ማለት ነው። አንድ የማግባባን ጉዳይ ነበረ በዛ ጉዳይ ላይ ተነጋግረን ተከራክረን ተወያይተን የመፍትሄ ሀሳብ አቅርበን በዛ ሀሳብ ሁለታችንም ያ ሀሳብ ከአግባባና ያ ሀሳብ ልክ ነው ብለን አምነን ከተቀበልን የሁለታችን ሀሳብ ስለሆነ ያ ማለት ስምምነት ይባላል ማለት ነው። ያው ተስማማን ማለት ነው ያው ስምምነቱን ደግሞ በውይይት አመጣን ማለት ነው። ስለዚህ ምንጊዜም ስምምነት የሚለው ቃል ሁለት ወይንም ደግሞ ከሁለት በላይ የሆኑ ሰዎች በጋራ ሆነው አንድ ተግባር የሚያደርጉት ተግባር ወይንም ደግሞ በጋራ ሆነው አንድን አንድን ሀሳብ በጋራ የሚደግፉበት ወይንም ደግሞ ተመሳሳይ አቋም ላይ የሚደርሱበት ሂደት ነው። ስምምነት የሚባለው ማለት ነው።

እሺ የማወራበት ርዕስ እንግዲህ ደህና ሁን ይሰኛል ደህና ሁን ማለት ምን ማለት ነው ወደሚለው? ልምጣና አንድ ሰው ከስራችን ሲሄድ ወይንም ደግሞ ከአንድ ሰው ጋር ስንለያይ ደህና ሁን እንባባላለን ማለት ነው። ያው የመልካም ምኞት መግለጫ ነው ደህና ሁን ማለት ያው ባለህበት ሰላም ሁን እንደማለት ነው። ይህንን ቃል እንግዲህ ብዙ ቦታዎች ላይ እንጠቀመዋለን ወይንም ደግሞ ሰዎች ሲሉ ይስተዋላል። ለምሳሌ ያህል አንድ ሰው እኛ ጋር መጥቶ አብረን ሆነን ስንጫወት ልንቆይ እንችላለን። ከዛም በኋላ መሄጃ ጊዜው ይደርስና ሊለየን ወይንም ደግሞ ሊሄድ ሲል ወደመጣበት ሊሄድ ሲል። በቃ ደህና ሁን እሺ ምናምን እንባባላለን ማለት ነው። ያው ደህና ሁን እንላለን እሱም ደህና ሁኑ ይላል ማለት ነው ያው ምላሹ ደህና ሁን ሲባል። ደህና ሁን ነው መልሶ የሚለው ማለት ነው። ያንኛውም አካል ያው ይሄ ነገር መልካም ምኞት መግለጫ ነው። ልክ ቅድም እንኳን ደህና መጡ እንደተባለው ይሄም እንደ መልካም ምኞት መግለጫ ሆኖ ደህና ሁን ይባላል ማለት ነው። እንግዲህ ይሄ ነገር ያው ብዙ ጊዜ ሰዎች በዘልማድ ወይንም ደግሞ ሳያስቡት የሚሉት ነገር ነው ማለት ነው። ለምሳሌ እኔ አንድ ሰው ቤት ሄጄ ቤት ውስጥ ማለት የሄድኩበት ቤት በእንግድነት ይሆናል የሄድኩት ማለት ሁሌ የማልሄድበት ቤት ሁልጊዜ የማልሄድበት ቤት ምናምን ይሆናል የሄድኩት በጣም ቆይቼ ይሆናል። ስገባ እንኳን ደህና መጣሽ ነው የሚሉኝ ማለት ነው። ከዛም በኋላ እዛ እንግዲህ ቆይቼ አዎ ወይ ተጫውቼ ብቻ እዛ የማደርገውን ነገር አድርጌ ስወጣ ደህና ሁኚ ይሉኛል ማለት ነው። እነሱ የሚሉት ነው እኔም ደህና ሁኑ ብዬ እሄዳለሁ ማለት ነው። ያው ምላሹ ደህና ሁኑ ደህና አሁን ሲልህ ደህና አሁን ነው የምትለው መልሰህ ማለት ነው። ግን ይሄ ነገር የሚያገለግለው ምንድነው? እሱ ለምሳሌ ያህል አንድ ሰው አብሮ የሚኖር ሆኖ አንድ ላይ ሆኖ ማለት ነው። ያው ዝም ብሎ ወጣ ብሎ ሊመለስ ይችላል ከቤት ከቤት ወጣ ብሎ ሊመለስ ይችላል ግን ያ እንደዛ ያለ ሰው ሲሆን ያው ደህና ሁን ወይንም ደህና ሁኑ አይባልም ማለት ነው። ምክንያቱም ሰውየው ወዲያው ተመልሶ ስለሚመጣ ሲወጣም ደህና ሁን አይሉትም እሱም ያው ደህና ሁኑ ምናምን ብሎ አይሄድም ማለት ነው። ያ ማለት ቶሎ ስለሚመለስ ለእንደዛ ለሰው እንደዛ አይባልም። እንግዲህ ይሄ ነገር እንደዚህ የሚባለው ደህና ሁን የሚባለው ሰውየው ቶሎ የማይመጣ ከሆነ ቆንጆ የሆነ ልማዶች ናቸው። አንደኛ ነገር መልካም ምኞት ነው የምንገልጸው ለሰውየው መልካም ምኞት እየገለጽን ነው ማለት ነው። ከዚህ ጋር ከደህና አሁን ጋር ተያይዞ ለምሳሌ ሰውየው የሚሄደው ሰው ሩቅ ቦታ የሚሄድ ከሆነ። ምን ይባላል? ደህና ሁን በቃ በሰላም ተመለስ ይባላል ማለት ነው። እንግዲህ ሄዶ ያ ሰው ሄዶ የሚመለስ ከሆነ ነው እንደዛ የሚባለው ማለት ነው። ያው ይሄ ነገር በተለያዩ ቋንቋዎችም የራሱ የሆነ ትርጉም ይኖረዋል ብዬ እገምታለሁ። ይሄ ደህና ሁን የሚለው ቃል ለምሳሌ ያው ሀገራችን ውስጥ የተለያየ ቋንቋ ስለሚነገር ሁሉም ሰው ይጠቀምበታል። በየራሱ ቋንቋ ማለት ነው ያው እንግዲህ ይታወቃል የብዙ ብሄር ብሄረሰብ ሀገር ነች ኢትዮጵያ ከሰማንያ በላይ ብሄር ብሄረሰቦች እና ቋንቋዎች ይነገሩበታል ተብሎ ይገመታል። እንግዲህ እነዚህ ጠቅላላ በሚባል ደረጃ ይህንን ሀሳብ ወይንም ይህን ቃል ይጠቀሙበታል በየራሳቸው ቋንቋ ማለት ነው። ያው መልካም ምኞት መግለጫ ነው በአጠቃላይ ደህና ሁን። ይሄ ደህና እደር ደህና ዋል ምናምን የሚባሉት ያው እነሱም መልካም ምኞት መግለጫ ነው። ግን ጊዜን ገደብ ያደርጋሉ ይሄኛው ግን ጊዜም ገደብ አያደርግም ደህና ሁን ሲባል ያው በቃ ደህና ሁን ነው። እንደዛ ነው ለምሳሌ ደህና እደር ቢልህ ለአንድ ሰው አዳሩን ብቻ ነው እየ እንትን እየተመኘለት ያለው ማለት ይሄና አዳርህ የተባረከ ይሁን እያለው ነው። ያ ግን ደህና ሁን ሲባል በምትሄድበት ሁሉ ደህና ሁን ሰላም ሆኖ እያለው ነው

እሺ ርዕሴ እንግዲህ ምን ይላል የአየር ሁኔታ ይላል። የአየር ሁኔታ ስንል ምን ማለት ነው ያለው የአየር ንብረት ወይንም ደግሞ ይሄንን ዘርዘር አድርጌ ስገልጸው የአየር ሁኔታ ማለት ይሞቃል ወይ ይቀዘቅዛል ወይ ወይንስ ይበርዳል የሚለውን ነገር የምንገልጽበት ሁኔታ በአጭሩ የአየር ሁኔታ ይባላል ማለት ነው ለምሳሌ ያው ከዚህ በፊትም እንደተናገርኩት ኢትዮጵያ ውስጥ በተለያየ የአየር ሁኔታ ያላቸው አካባቢዎች አሉ እነዚህ አካባቢዎች እንግዲህ እንደዛ በዛ በአየር ሁኔታቸው የተነሳ የተለያየ ስያሜ ተሰጥቷቸዋል ማለት ነው አንደኛው ስያሜ ደጋ ተብሎ የሚታወቀው አካባቢ ነው ይህ የደጋ የሚባለው አካባቢ እንግዲህ የአየር ሁኔታውን ተንተርሶ ነው ማለት ነው ይሄ ስያሜ የተሰጠው የዛ አካባቢ የአየር ሁኔታ ወይንም ደግሞ ያለው አየር ቀዝቃዛማ እና ዝናብ እየበዛበት ቦታ ስለሆነ ደጋ የሚል ስያሜ ተሰይሟል ማለት ነው ሌላኛው እንግዲህ በአየር ሁኔታ አማካኝነት ከተሰየሙ ስያሜዎች አንዱ ደግሞ ወይና ደጋ ብለን የምንጠራው ሁኔታ አካባቢ ነው ማለት ነው ይህ ወይና ደጋ የሚባለው እንግዲህ የአየር ሁኔታውን ተንተርሶ የወጣ ስም ነው ያም ማለት ደግሞ በከፊል ቅዝቃዜ ያለበት እና በከፊል ሙቀት ያለበት ቦታ ሆኖ ሁለቱ ሙቀትና ቅዝቃዜው ተመጣጣኝ የሆነበት ቦታ ወይና ደጋ በመባል ይታወቃል ማለት ነው የዚህ አየር ንብረት እንግዲህ ወይንም የዚህ አካባቢ የአየር ሁኔታ በጣም አሪፍና ለሰው ልጅ ተስማሚ የሆነ ቦታ ነው እና ደግሞ ያው ማንኛውንም እህል ወይንም ደግሞ አትክልት ብንዘራበት ብናበቅልበት ብንተክልበት የሚሆንበት ቦታ ነው ተስማሚ የሆነ ቦታ ነው ማለት ነው ሌላኛው ያው ሶስተኛው ደግሞ በረሃ ወይንም ቆላ ተብሎ የሚታወቀው የአየር ሁኔታ ነው ማለት ነው ይህ ቆላ የሚለው የአየር ሁኔታ እንግዲህ በጣም ፀሀያማና ወይንም ደግሞ ሙቀታማ የሆነ አካባቢዎች ናቸው ቆላ ተብለው የሚታወቁት የአየር ሁኔታቸው በጣም ሙቀት የበዛበት ቦታ ነው የሚሆነው እና መልካም ምድራዊ አቀማመጣቸው ብዙ ጊዜ ስናይ እንግዲህ ወደ ስምጥ ሸለቆ የሚባሉ አካባቢዎች ወይንም ደግሞ ዝቅተኛ አካባቢዎች ናቸው ያው ሙቀትም በዛው ልክ ከፍተኛ የሆነ ሙቀትን ያስተናግዳሉ ማለት ነው እነ እነዚህ አካባቢዎች ብዙ ለአኗኗር ተመራጭ የሆኑ አካባቢዎች አይደሉም ቆላ ብለን የምንጠራቸው ለአኗኗር ተመራጭ ያልሆኑበት ምክንያት ደግሞ ያው ከአየር ንብረታቸው የተነሳ ወይንም ከአየር ሁኔታቸው የተነሳ ለሰው ልጅ ተስማሚ አይደለም ማለት ነው እንግዲህ በዚህ አካባቢ ያው በብዛት የ ይሄ የአየር ማቀዝቀዣዎችን ሰዎች ይጠቀማሉ ወይንም ደግሞ በየአንዳንዱ ቤት ስንገባ ለየት ያለ ነገር ያለው የጣራ ላይ ፋን ይገጠማል ይህ ፋን እንግዲህ በኤሌክትሪክ የሚሰራ ሆኖ አየሩን ይቀዝፋል ማለት ነው ያ ማለት ያው ቆላ ማለት ወይንም ደግሞ ሙቀት ያለበት አካባቢ ይሄ ማለት የአየር ሁኔታው ትንሽ የንፋስ እንቅስቃሴ የሌለበት ወይንም ደግሞ እምቅ ያለ አየር ያለበት ቦታ ነው ማለት ነው እና ያው ይሄ ፋን እንግዲህ የተወሰነ አየር ቤት ውስጥ እንዲዘዋወር ያደርጋል አየርን በፍጥነት በመቅዘፍ ወይንም ደግሞ በመሽከርከር የተወሰነ ሙቀትን እንዲቀንስ ያደርጋሉ ማለት ነው ያ በሰው ሰራሽ መንገድ ሌላው ደግሞ እንግዲህ በኤሌክትሪክ የሚሰራ የአየር ማቀዝቀዣ ሞተር ይገጥሙለታል ያው ቤት ውስጥ ግድግዳቸው ላይ በማረግ በራቸውን በመዝጋት ያው ቤት ውስጥ የተለያየ እንደዚህ እርጥበታማ አየር ይፈጥራል የራሱ የሆነ የአሰራር ሂደት አለው ያ ሞተር እና ያን እርጥበታማ አየር ወደ ቤት ውስጥ ነው የሚለቀው ማለት ነው በአጠቃላይ ያው ያቀዘቅዛል ማለት ነው በዛ አይነት መንገድ ነው ያንን አየር የሚቋቋሙት ወይንም በዛ አይነት መንገድ ነው የሚኖሩት ማለት ነው ይሄ ቆላ በሚባል የአየር ሁኔታ ውስጥ የሚኖሩ ሰዎች እንግዲህ ያው እንደዚህ በሶስት ከፍለን

እሺ ሁለት የሚለውን ጣስናይ እንግዲህ ሁለት ማለት ቁጥርን መግለጫ ነው ያ ማለት ያው ሁለተኛ ደረጃ ላይ የምትገኝ ቁጥር ነች። ሁለት ማለት ከአንድ ቀጥላ የምትመጣ ቁጥር ነች ማለት ነው። ቁጥር በምንቆጥርበት ሰዓት ያው ሁለትን የምናገኛት ከአንድ ቀጥሎ ሁለት ነው የምንለው። ለምሳሌ አንድ ብለን ሁለት ከዛን ሶስት አራት እንላለን ማለት ነው። ያው ሁለት እንግዲህ የተለያየ ነገር ላይ እናገኘዋለን ለምሳሌ የሰውነት አካላችንን ብናይ ብዙ ነገሮቻችን ያው ሁለት ሁለት የተሰጡን ነገሮች አሉ። ለምሳሌ የሰው ልጅ እግር ሁለት ነው። ሌላው ደግሞ እጆቻችን ሁለት ናቸው ግራና ቀኝ ማለት ነው። ሌላው ደግሞ ሁለት ምን ላይ እናገኛለን አይናችን ሁለት ነው። ከዛ በተጨማሪ ደግሞ ያው አፍንጫችን ሁለት ቀዳዳ አለው ማለት ነው። ከዛ ሌላ ከሰውነታችን አካላችን ደግሞ ሁለት ጀሯችን ሁለት ነው ማለት ነው። እና እነዚህን ነገሮች ሁለት ሁለት ያሉን ነገሮችን እንገልጻለን። ሌላው ነገር ደግሞ እንግዲህ ሁለት ወላጅ አለን ማለት ነው። አንድ እናታችን አንድ አባታችን ማለት ነው። እንግዲህ ሁለት ሁለትን ስናይ ከዛ በተጨማሪ ያው ሌሎች እንስሳቶችም እንደዚሁ ሁለት ሁለት ነገር ያላቸው አሉ። በተለይ አይን ያው ሁሉም እንስሳት ላይ ሁለት ሁለት ነው ያለው ማለት ነው። ማለት ይቻላል ያው ሁለት ሁለት ነው ሁሉም እንስሳ እግር እንኳን ያው አራት ነው ያለው። ከዶሮ እና ከበራሪ አእዋፋት በስተቀር ያው ክንፍ ያላቸው በራሪ አእዋፋት ሁለት እግር ነው ያላቸው ከእነሱ ውጪ የሆኑት ግን እንስሳቶች አራት እግር ነው ያላቸው ማለት ነው። ከሁለት ሁለት ከኋላ ሁለት ከፊት ነው ማለት ነው። እንግዲህ ከዚህ ይቺ ሁለት ቁጥርን ያው በተለያየ ነገር ልናገኛት እንችላለን ወይንም ቁጥር ውስጥ ደግሞ ከአንድ እስከ መቶ ባሉት ቁጥር ውስጥ ደግሞ የተለያየ ቦታ ላይ ሁለት ቁጥር ተጽፋ እናገኘህታለን እስቲ እነሱን ደግሞ ለማየት እንሞክር። ለምሳሌ የመጀመሪያ ድጅት ላይ ያለችው አንድ ድጅት ብቻ ያላት ሁለት ቁጥር ነች ከአንድ ቀጥላ ያለችው ሁለት ነች ማለት ነው። ሌላው ደግሞ ቀጥሎ የምናገኘው እንግዲህ አስራ ሁለትን ነው አስራ ሁለት ማለት አንድ እና ሁለት አንድ ላይ ሆኖ አስራ ሁለት ቁጥርን ይሰጠናል ማለት ነው። ከዛን ቀጥሎ የምናገኘው ሃያ ነው ሃያ ማለት እንግዲህ ሁለት እና ዜሮን አንድ ላይ አድርገን ሃያ ይሰጠናል። ቀጥሎ ሃያ አንድ ነው የምናገኘው ሃያ አንድ ሁለት እና አንድን አንድ ላይ አድርገን ሃያ አንድ ይሰጠናል። ሌላው ደግሞ ሁለት እና ሁለትን ወይንም ደብል ሁለት ስንጽፍ ሃያ ሁለትን ይሰጠናል ማለት ነው። ሌላው ደግሞ ሁለት እና ሶስትን ስንጽፍ ሃያ ሶስት ይሰጠናል ማለት ነው። ሌላው ቀጣይ የምናገኘው ሁለት እና አራትን አንድ ላይ ስናደርግ ሃያ አራት ይሰጠናል ማለት ነው። ከዛን ቀጥሎ የምናገኘው ደግሞ ሁለት እና አምስትን ስንጽፍ ሃያ አምስት ይሰጠናል ከዛም በመቀጠል ደግሞ ሁለትና ስድስትን ስንጽፍ ሃያ ስድስት ይሰጠናል ማለት ነው። ከሃያ ስድስት ቀጥሎ ሁለት እና ሰባትን ስንጽፍ ሃያ ሰባት እየሰጠናል ከሃያ ሰባት ቀጥሎ ሁለት እና ስምንትን ስንጽፍ ሃያ ስምንት ይሰጠናል ማለት ነው። ከዛን በመቀጠል ሁለት እና ዘጠኝን ስንጽፍ ሃያ ዘጠኝ እናገኛለን ማለት ነው። እንግዲህ እነዚህ አሁን የጠቀስኳቸው ያው ሁለትን የምናገኝበት ወይንም ደግሞ ከአንድ እስከ መቶ ባለው ዲጂት ውስጥ ቁጥር ውስጥ ሁለት ቁጥርን የምናገኝበትን ቦታ እየዘረዘርኩ ነው። ሌላው ደግሞ እንግዲህ ሰላሳ ሶስት ላይ ሁለት ሰላሳ ሁለት ላይ ሁለት እናገኛታለን ሶስት እና ሁለት አንድ ላይ በመጽሐፍ ሰላሳ ሁለት ይሰጠናል። ያው እንደየቦታው የሚሰጠን የቁጥር ስያሜ ይለያያል። ይህ ማለት ሶስትን መጀመሪያ ጽፈን ሁለትን ከጻፍን ሰላሳ ሁለት ነው ማለት ነው። ግን ሁለትን መጀመሪያ ጽፈን ሶስትን ከጻፍን ሃያ ሶስት ይሆናል ማለት ነው። ከዛ አንፃር ነው እንደዚህ እያልን እንግዲህ እስከ መቶ መሄድ እንችላለን። ከዛ በተጨማሪ እንግዲህ ሁለትን ጽፈን ቀጥለን ሁለት ዜሮዎችን ከጻፍን

እሺ ኦክቶበር ማለት እንግዲህ ቃሉ እንግሊዘኛ ቃል ነው ወደ አማርኛ ስንተረጉመው መስከረም ማለት ነው መስከረም ማለት ያው ኦክቶበርም መስከረምም አንድ ነው። ያ ማለት ምን ማለት ነው? እንግዲህ ከአስራሁለቱ ወይንም ደግሞ ከአስራሶስቱ ወራት አንዱ ነው ማለት ነው። ኦክቶበር ማለት ወይንም ደግሞ መስከረም ማለት የ በኢትዮጵያ የመጀመሪያው የ የወር መቁጠሪያ ነው ማለት ነው። ይህ ኦክቶበር ተብሎ የሚታወቀው ወር ወይንም ደግሞ መስከረም ተብሎ የሚታወቀው ወር እንግዲህ። በኢትዮጵያ ዘመን አቆጣጠር ወይንም ደግሞ በኢትዮጵያ የጊዜ ሰሌዳ አዲስ አመት የምትጀምርበት ወይንም ደግሞ ዘመኑን የአሮጌውን አመት ጨርሳ ወደ አዲስ ዘመን የምትሸጋገርበት ወር ነው ማለት ነው። ያ ማለት እንግዲህ ከአንድአስራሶስት ወር በኋላ አንድ ብለን የምንጀምረው ወይንም ደግሞ የመጀመሪያው አንደኛ ብለን የምናገኘው ወር ነው ማለት ነው። እንግዲህ መስከረምን ስንመለከት ወይንም ደግሞ ኦክቶበርን ስንመለከት ኢትዮጵያ ውስጥ ብዙ የተለያዩ ነገሮች እንደ አዲስ የሚጀመሩበት ወቅት ነው። ከዛም አንዱ ምንድነው ልጆች ወደ ትምህርት ቤት የሚሄዱበት ትምህርት ቤቶች ደግሞ በስፋት የሚከፈቱበት ወር ነው ማለት ነው። ይህ መስከረም የሚባለው ወር ሌላው ነገር ደግሞ ያው በጀት ወይንም ደግሞ እንደ አዲስ የሚለቀቅበት ወር ነው። ምክንያቱም ዘመኑ ወይንም ደግሞ አመቱ አንድ ተብሎ ከመስከረም ስለሚጀምር በዛን ሰዓት እንግዲህ አዲስ የሆነ በጀት እቅድ ታቅዶ በታቀደው መሰረት ስራ የሚጀምርበት ወር ነው። ከዚህ ጋር እንግዲህ ከኦክቶበር ጋር ወይንም ደግሞ ከመስከረም ጋር ተያይዞ በገጠር ደግሞ ወይንም ደግሞ በእርሻ ስራ የሚተዳደሩ ሰዎች እንግዲህ ሰብላቸው ከእሸት ከማሸት አልፎ ወደ መድረቅና ወደ መሰብሰብ የሚደርስበት ወር ነው ወደዛ ሽግግር ውስጥ የሚገባበት ወር ነው። ሌላው ደግሞ ከዚህ ጋር ተያይዞ እንግዲህ ዝናብ በኢትዮጵያ ውስጥ ዝናብ ሲዘንብ የከረመው ዝናብ ክረምቱ የሚያበቃበትና የጸደይ ወር የሚጀምርበት ወይንም ደግሞ የጸደይ ወቅት የሚጀምርበት ወር ነው። ይህ ወር እንግዲህ በዋናነት የመህር ወር ተብሎ ይታወቃል ይህ የመህር ወቅት ወይንም ደግሞ ወር ተብሎ የሚታወቀው ለምንድነው ሰብል የሚሰበሰብበት ፍሬ የሚያፈራበትና ሰብል የሚሰበሰብበት ስለሆነ መኸር ይባላል ማለት ነው። ከዛ በተጨማሪ እንግዲህ የተለያዩ ወንዞች ይኖራሉ ወንዞች የሚጠሩበት ወር ነው ማለት ነው። ይህ ወር ይህ መስከረም ወይንም ደግሞ ኦክቶበር ተብሎ የሚታወቀው ወር። ያ የሆነው ለምንድነው ሶስት ወር በኢትዮጵያ ውስጥ ሶስት ወር ያለፉት ሰኔ ሀምሌ ነሀሴ ይዞ እነዚህ ሶስት ወሮች ከፍተኛ የሆነ ዝናብ የሚዘንብበትና ወንዞች የሚሞሉበት ወር ነው። እና ያ ወንዞች እንግዲህ የሚደፈርስበት ወይንም ደግሞ የተለያየ አፈር ይዞ ስለሚመጣ ወንዙ አይጸዳም ማለት ነው። መስከረም ሲሆን ግን ምን ይሆናል? የዝናብ በተወሰነ መልኩ የሚቀንስበት ወር ነው ስለዚህ ፀሀይም ከፍተኛ ያው ሙቀት የምትሰጥበት ወቅት ነው ማለት ነው። ዝናቡ ቀለል ስለሚል በዛ ወቅት ላይ እንግዲህ የጎርፍ ስለማይኖር ወንዞች ወደ መጥራት ወይንም ደግሞ የያዙት አፈር የተበጠበጠው አፈር ወደ ታች የመጥለል ነገር ይታያል እና ወንዞችም የተወሰነ እየጎደለ የሚሄድበት ወር ነው ማለት ነው። እና መስከረምን ያው ሰዎች ከብዙ ነገር ጋር ያያይዙታል እኔም አንዱ የምወደው ወር ነው። ያው ይህ መስከረም ወር እኔ የተወለድኩበት ወር ነው። በዛ አጋጣሚ ወቅቱም ጋር ተያይዞ በጣም ደስ ይለኛል። ሌላው ነገር እንግዲህ መስከረም ላይ ያው ብዙ አበቦች የሚያፈኩበት ሳር የሚለመልምበትና ሙሉ አካባቢው ሲታይ አረንጓዴ የሚለብስበት ወቅት ነው። እና እይታው ደግሞ ያው ፀሀይ ስለሚወጣ በጣም ደስ የሚል እይታ የሚፈጠርበት ወቅት ነው ማለት ነው። ይህን መስከረም ያው ኦክቶበር ጋር በተያዘ መልኩ ያው ብዙ ነገሮችን ማንሳት ይቻላል። በአጠቃላይ በኢትዮጵያ ውስጥ የአዲስ ነገሮች ጅማሬ ወይንም ደግሞ መጀመሪያ በመሆን ይታወቃል። አዲስ አመትም እንደመሆኑ መጠን ማለት ነው።

አማርኛ አልችልም። ይላል ቃሉ አማርኛ አልችልም ማለት ያው ቋንቋውን መናገር አልችልም እንደማለት ነው የሆነ ነገር አልችልም ሲባል አማርኛ ማለት ያው ቋንቋ ነው። አሁን ለምሳሌ የማወራው ቋንቋ አማርኛ ይባላል ማለት ነው። ስለዚህ አንድ ሰው አማርኛ አልችልም ብሎ ከተናገረ ይሄንን ቋንቋ ወይንም ደግሞ አማርኛ መናገር አልችልም እንደማለት ነው ወይንም ደግሞ በአማርኛ ከሰዎች ጋር መግባባት አልችልም እንደማለት ነው። ያ ማለት ምንድነው? ሰዎች ያው ብዙ ነገሮችን ቋንቋዎችን ሊሆን ይችላል አንዳንዴ አልችልም ብለው ያወራሉ እና ያን ነገር ያው ማድረግ ለጊዜው አልችልም እንደማለት ነው። እንግዲህ ቋንቋን ስናይ ያው በየጊዜው የምናዳብረው ነገር ነው። ይሄ ከአንዳንድ ሰዎች ከአፍ መፍቻቸው ለምሳሌ በአማርኛ አፉን ያልፈታ ሰው አማርኛ አልችልም ሊል ይችላል የሆነ ሰዓት ላይ ግን ሌላ ጊዜ ላይ ደግሞ ያው ተለማምዶ የተወሰነ ነገር መግባባት ሊችል ይችላል ማለት ነው። ለምሳሌ አንዳንድ የውጪ ሀገር ዜጎች ሀገራችን ውስጥ መተው ሲለምዱ ወይንም ደግሞ የተወሰነ ነገር ሲሞክሩ እናያለን የሀገራችንን ቋንቋ እኛም ሀገር ውስጥ ሆነው እንግዲህ የብዙ የሀገራችን እንደሚታወቀው ብዙ የብሄር ብሄረሰቦች ሀገር ናት። እና ከዛ የተነሳ ምንድነው? እሱ ቋንቋን የተለያዩ ቋንቋዎች አሉ ማለት ነው። እና እነዛን ቋንቋዎች ሁሉም ሰው አይችልም ግን የብሄሩ ተወላጅ ይችላል አንዳንድ ጊዜ በሁለተኛ ደረጃነት ያው ቋንቋን የሚለምዱ በፍጥነት የሚለምዱ ሰዎች አሉ።

እሺ እንግዲህ ያው ቃሉ ምን ይላል እባክህ ይላል እባክህ ማለት እንግዲህ እንደ መማፀኛ ቃል የምንጠቀምበት ቃል ነው ማለት ነው። እባክህ ማለት አንድ ሰውን እባክህ ይሄን ነገር አታድርግ ልንለው እንችላለን። ያ ማለት ያን ነገር ተወው እንደማለት ነው። ያው እንደ ልማዳዊ ቃልም አይነት ነገር ነው። ያው እባክህ የሚለው ነገር ወደ እንግሊዘኛ ስንወስደው ፕሊስ እንደማለት አይነት ነገር ነው። ያው እባክህ እንደዚህ ያለ ነገር አታድርግ። ወይንም ደግሞ እባክህ ያንን እቃ መልስልኝ ልንል እንችላለን ያው መማፀኛና የትህትና ቃል ነው። ለምሳሌ አንድ ሰው አንድ እቃ ወስዶብኝ ወይንም ደግሞ ብር ተበድሮኝ ላይመልስልኝና ረጅም ጊዜ ሊቆይ ይችላል። እንግዲህ በዛ ጊዜ ሂደት ውስጥ ያው ወይ ብዙ ጊዜ ጠይቄው ያን ነገር ላይሰጠኝ ይችላል። እና ምንድነው እሱ እዚህ ጋር እባክህ ብሩን መልስልኝ እለዋለሁ። ያው የመጨረሻ የመማፀኛ ቃል እንደመማፀኛና በትህትና እንደመጠየቅ ነው የሚቆጠረው ማለት ነው። ይሄ ነገር እና እባክህ የሚለው ቃል የተለያዩ ሰዎች እንግዲህ በተለያየ ቦታ ላይ ሲጠቀሙት ሊሰማ ይችላል። አንዳንዴ እባክህ ቶሎና እባክህ ተው ልጄ። ወይንም ደግሞ በዚህ ቃል እንግዲህ እባክህ ተወኝ ወይም በቃ ያው እባክህ አትጨቃጨቅ አትጨቃጨቀኝ እንደማለት ነው። ሌላው እንግዲህ ያው ይሄ እባክህ የሚለው ነገር አታድርግም ይሆናል ያው እንደ ቃሉ አገባብ ነው ወይንም ደግሞ እንደ ሰውየው እንደተናገረው ነገር ነው ማለት ነው። የሚወሰነው እንግዲህ ያው አሁን ቅድም እባክህ ብር አበድረኝ ብዬ አንድን ሰው ብጠይቅ ያው በትህትና እየጠየኩት ነው ማለት ነው። ያው ትህትናን ያመለክታል እባክህ የሚለው ቃል ማለት ነው። እንደ ትህትናም እንደ እንዴት ነው እንደ ተማጽኖ ከትህትና ይልቅ እንደ ተማጽኖ ነው የሚቆጠረው ማለት ነው እየተማጸንን እየለመንነው ነው ማለት ነው። ለምሳሌ እባክህ ቶሎና ካለን ያው ቶሎና ብለን እየለመንነው ነው እየተማፀንነው ነው ማለት ነው ወደዛም የሚያደላበት ሁኔታ አለ እንደውም ከትህትና ይልቅ ወደ ተማጽኖ ይሄዳል ማለት ነው። ምክንያቱም እባክህ ይሄን ነገር ተው ከተባለ አንድ ሰው አታድርግ እባክህ ብሎ እየተማፀነው ነው ማለት ነው። እና ከዚህ ከትህትና ይልቅ ተማጽኖአዊ ቃል ነው ማለት ነው። ይሄ እባክህ የሚለው ቃል ያው ሰዎች እንግዲህ በተለያየ ሁኔታ ውስጥ ሆነው ይሄን ነገር ሊጠቀመው ይችላሉ አንዳንዴ ሰዎች በጣም ሲያዝኑም እባክህ ያው እባክህ ፈጣሪንም ለመለመን እንደዛ ይላሉ እባክህ ጌታዬ ይሄን ነገር አድርግልኝ ብለው ያው በጥብቅ እንደ መማፀን ማለት ነው። እንደ ጸሎት ማለት ነው። ጌታዬ እባክህ ጌታዬ ይሄ ነገር ይፈጸምልኝ ይደረግልኝ ብለው ይጠይቃሉ። ያው በተማጽኖ ሆነው ወይንም ደግሞ በተመስጦ ሆነው ይሄን ነገር ሊሉ ይችላሉ ማለት ነው። እንግዲህ ያው እንደ የአገባቡ ትርጓሜው ሊለያይ ይችላል። ያው ብቻውን እባክህ ስንል ለምሳሌ አንድን ሰው ብቻ ምንም አይነት ሌላ ነገር ሳናወራ እባክህ እባክህ ስንል እኔና እሱ ወይንም ደግሞ እነዛ ሁለቱ አካላት የሚያውቁት ነገር አለ ማለት ነው። እዛ ነገር ላይ እየተማፀነ ነው ማለት ነው እባክህ እባክህ እባክህ ይላል ማለት ነው እየተማፀነው ነው ማለት ነው። ስለዚህ ግን ያ ለምን እንደሚማፀነው ያኛው አካል ያውቃል ማለት ነው። የሚያውቀው ጉዳይ እባክህ እባክህ እባክህ ይለዋል ማለት ነው። እና እባክህ ለንደን ለተማጽኖ እንጠቀምበታለን ማለት ነው።

እሺ አልገባኝም ይላል እንግዲህ የማወራበት ርዕስ አልገባኝም ማለት እንግዲህ የሆነ ነገር አልተረዳሁትም ይህን ነገር አልተረዳሁትም ማለት ነው አልገባኝም ማለት በሌላ ትርጉም ግልጽ አልሆነልኝም እንደማለት ነው። ያው ሰዎች በተለያየ ነገር ውስጥ አልገባኝም ብለው ሲናገሩ እንሰማለን ለምሳሌ ያህል አንድ ሰው የሆነ ነገር ሲያናግረን ወይንም ደግሞ እያወራን እያለ አንዳንዴ በሀሳቡም ካልተግባባን አልገባኝም ምን ለማለት ፈልገህ ነው እንላለን ማለት ነው። ያ ማለት ምንድነው ሀሳብህ ምንድነው? ወይንም ደግሞ እዛ ነገር ላይ ምንድነው? ያለህ አቋምህ ትክክለኛ የሰውየውን ሀሳብ ካልተረዳነው በትክክል አቋሙ ካልተረዳነው አልገባኝም ለማለት ፈልገህ ነው እንላለን ማለት ነው። ተጨማሪ የሆነ ማብራሪያ እንጠይቃለን ማለት ነው። ከዚህ አልገባኝም ከሚለው ንግግር በኋላ የምንጠብቀው መልስ ተጨማሪ የሆነ ማብራሪያ እንዲሰጠን ነው ወይንም ደግሞ ቀደም ከተወራው ነገር ለየት ባለ መልኩ እንዲያስረዱን የምናደርግበት ሁኔታ ነው ማለት ነው። አልገባኝም የሚለው ቃል ከዛ አንፃር አይተነው ብንረዳው ቆንጆ ነው እና ያው አልገባኝም ማለት አልተረዳሁትም እንደማለት ነው። አልገባኝም ተቃራኒ እንግዲህ ተረድቼዋለው ግልጽ ሆኖልኛል ማለት ነው። ተቃራኒው የሚሆነው የዚህ ቃል እንግዲህ ተመሳሳይ ፍቺው የሚሆነው አልተረዳሁትም ማለት ነው ወይንም ግልጽ አልሆነልኝም እንደማለት ነው አልገባኝም ሲባል ስለዚህ ተጨማሪ የሆነ ማብራሪያ አስፈላጊ ነው ማለት ነው። እዚህ ጋር አልገባኝም አንድ ሰው ለምሳሌ እያወራነው ብዙ ነገር ልናወራው እንጂ ላለን ወይንም ደግሞ አንድ ርዕስ አንስተን ልናወራ እንችላለን። ስለዚህ በዛ ርዕስ ላይ ብዙ ካወራን በኋላ አልገባኝም ሊለን ይችላል ማለት እንግዲህ ያ ያልተረዳበት ምክንያት ወይ አላዳመጠም በትክክል ወይንም ደግሞ እንግዲህ በደንብ አላገናዘበውም ማለት ነው። ስለዚህ መልሰን ያንን ነገር ወይ መልሰን እንደግምለታለን ካላዳመጠው መልሰን ነው ምንደግምለት? ወይንም ደግሞ የማዳመጥ ችግር ካልሆነ የግንዛቤ ችግር ከሆነ ደግሞ ችግሩ በሚገባው መልኩ ወይንም ደግሞ እሱ ይገባዋል ይችላል ሊገባው ይችላል በሚንለው መልኩ ሀሳቡን ሀሳቡን ሳይለቅ ግን ቀይረን በሌላ መንገድ ልናስረዳው እንችላለን ማለት ነው። ለምሳሌ ያህል ይሄ ትምህርት ቤት ውስጥ ተማሪዎችን አንድ መምህር እያስተማረ እያለ ያው አንድ ርዕስ አንስቶ ያስተምራል ከዛም በኋላ ልክ አስተምሮ ሲጨርስ ያልገባው ተማሪ ካለ ጥያቄ መጠየቅ ይችላል ብሎ ጥያቄ ያቀርባል ማለት ነው። ለተማሪዎች ስለዚህ ተማሪዎች እጅ አውጥተው ምንድነው? ለምሳሌ ዛሬ የተማርነው ትምህርት አልገ አልገባኝም እኔ ብለው ሊጠይቁ ይችላሉ። እንግዲህ መምህሩ ምንድነው ሚያረገው ያወራው ነገር በጣም ብዙ ነገሮችን ካስተማረ የቱ ጋር ነው ያልገባህ ብሎ ይጠይቀዋል? መልሶ ማለት ነው። ጥያቄውን በጥያቄ ነው የሚመልስለት ማለት ነው የቱ ጋር ነው? ያልገባህ ተብሎ ሲጠየቅ ተማሪው ምን ብሎ ይመልሳል ማለት ነው። ያልገባውን ቦታ ለይቶ ይነግረዋል ማለት ነው። ይሄኛው ክፍል ወይንም ደግሞ ይሄ እንደዚህ ያልከው ነገር አልገባኝም አልተረዳሁትም እያለው ነው ማለት ነው። ስለዚህ መምህሩ ደግሞ ያው ተማሪው በሚገባው መልኩ ያስረዳዋል ወይ ደግሞ ቀይሮ በሌላ ዘዴ ያስረዳዋል ማለት ነው። ያው ተማሪው እስከሚገባው ስለዚህ አሁን ግልጽ ሆነልህ ወይ? ብሎ ይጠይቀዋል ማለት ነው። ከዛም በኋላ ያን ነገር ከተረዳው ካወቀው ምክንያቱ ከገባው አዎ ገብቶኛል ግልጽ ሆኖልኛል መምህር ይላል ማለት ነው። እና ያው አልገባኝም ማለት ግልጽ አድርገልኝም ወይንም ደግሞ አልተረዳሁትም እንደማለት ነው ቀጥተኛ የቃሉ ትርጓሜ ማለት ነው።

እሺ ምንድነው ርዕሱ ምን ይላል? ክሬዲት ካርድ ይላል ያው ክሬዲት ካርድ ማለት እንግዲህ በእኛ ሀገር ይሄ ነገር ክሬዲት ካርድ የሚባለው ነገር የለም። በውጪዎች ነው ይሄ ነገር የሚታወቀው እና እነሱ ሲሉ እንደምሰማው ከሆነ ክሬዲት ካርድ ማለት የሆነ የእዳ ካርድ ወይንም ደግሞ ገንዘብ ያለበት ካርድ ሆኖ ልክ እንደ ኤቲኤም አይነት ሆኖ ያንን እያስነካን ወይንም ደግሞ ያንን ካርድ እያሳየን በዛ ካርድ መሰረት ያው ግልጋሎት የምንገለገልበት ካርድ ማለት ነው ያው ልክ እንደ ገንዘብ ወይንም ደግሞ እንደ ባንክ አካውንት እንደሚባለው ማለት ነው። እንግዲህ እዛ ክሬዲት ካርድ ላይ የምንቆጥበው ነገር ይኖራል ወይንም ደግሞ የምናስገባው ብር ዶላርም ሊሆን ይችላል ይኖራል ማለት ነው። ከዛም በኋላ ያንን ብር የምናደርገው ወደ አንድ ነገር ለመጠቀም ወይንም ደግሞ አንድ ነገር ለመግዛት ስንሄድ ያንን ክሬዲት ካርድ አውጥተን እናስነካለን ማሽን ላይ ማለት ነው። እና ያ ማሽን ከቀጥታ ከአካውንታችን ጋር የተያያዘ ስለሆነ ከዛ ከባንክ አካውንታችን ላይ የሚያስፈልገውን ያህል መጠን ወይንም ደግሞ ዋጋው የሚያወጣውን ያህል መጠን ቆርጦ ይመልስልናል ማለት ነው። ስለዚህ ያንን ምንድነው በማስነካት ነው ማለት ነው። ያንን የምንጠቀምበት ያው ክሬዲት ካርድ ሲኖር ብር በቅጠል ወይንም ደግሞ በወረቀት ብር ዋናውን ብር በእጃችን አንይዝም ማለት ነው። ልክ ያኛው እንደ ብራችን ነው እንደ ብር ነው የሚያገለግለው ማለት ነው። ስለዚህ የ ግን ምንድነው እዚህ ጋር አሁን የክሬዲት ካርዱን የምናስለካበት ማሽን ሊኖር ይገባል ማለት ነው። ያ ማሽን ነው እንግዲህ ቆርጦ ወደዛኛው ባለቤት ወይንም ደግሞ ወደ ሻጩ አካውንት ሂሳቡን ያስገባል ማለት ነው ከዚህ ላይ አቀናንሶ ከእኛ ክሬዲት ካርድ ላይ አቀናንሶ ማለት ነው። እንግዲህ ያው ስለ ክሬዲት ካርድ ያለኝ እውቀት ይሄን ይመስላል ሀገራችን ውስጥ ብዙ አንጠቀምበትም። ወይንም አንገለገልበትም በዚህ አይነት ሂደተ አንጠቀምም እንግዲህ ይሄ ነገር በውጪው አለም ነው ያለው ወደፊት እኛም ጋር እንጠቀምበታለን ወይንም እንገለገልበታለን ብዬ እገምታለሁኝ።

እሺ ያው ምንድነው ጥያቄው ምን ይላል ምርት በሚለው ዙሪያ ላይ የተወሰነ ነገር እንነጋገራለን ማለት ነው ወይንም ደግሞ የተወሰነ ማብራሪያ እሰጣለሁኝ። ምርት ማለት እንግዲህ አንድ ነገር የሚሰራ ነገር ወይንም ደግሞ እቃ ሊሆን ይችላል። ወይንም ደግሞ እህልም ሊሆን ይችላል። አሁን በእህል ደረጃ ብናየው ምርት የምንለው ነገር ምንድነው? እህሉ አፍርቶ ወይንም ደግሞ ፍሬ አፍርቶ የሚሰበሰብበት ሁኔታ ነው ማለት ነው። ምርት ተብሎ የሚጠራው። አንዳንድ ጊዜ ያው ምርት ላይ ምንድነው በደንብ አመረተ ወይ ተብሎ ይጠየቃል። ይህ ማለት ምንድነው? ፍሬ በደንብ ይዟል ወይ ለማለት ተፈልጎ ነው። ወይንም ደግሞ አንዳንድ ገበሬዎች ለምሳሌ ያህል ዘንድሮ በደንብ አምርቷል ወይንም ደግሞ በደንብ ይዟል ብለው ይናገራሉ

እሺ ይቅርታ የሚለውን ቃል እናያለን እንግዲህ ይህ ይቅርታ የሚለውን ቃል የሆነ ሰው ጥፋት ሲያጠፋ ወይንም ደግሞ አላስፈላጊ የሆነ ነገርን ሲያደርግ ወይንም ከአንድ ሰው ጋር ሲጣላ የሚጠይቀው እንታረቅ የሚል ጥያቄን የያዘ መልእክት ነው ማለት ነው። ይቅርታ ያው በተዘዋዋሪ አጥፍቻለሁ እንደማለት ነው ወይንም ደግሞ ጥፋቴን አምኛለሁ እንደማለት ነው። ይቅርታ ማለት እና ሰዎች ያው በተለያየ ሁኔታ ይቅርታ ሲጠይቁ እናያለን አንዳንድ ሰዎች ያው ከሰዎች ጋር ባልሆነ ነገር ወይንም ደግሞ በንግግር ሊቀያየሙ ይችላሉ ወይንም ደግሞ ሊጣሉ ይችላሉ። ግን ያው ጎበዝ የሆኑ ሰዎች መልሰው ይቅርታ ይጠይቃሉ ማለት ነው ጥፋታቸውን አምነው ይቅርታ አድርግልኝ ብለው ይጠይቃሉ ማለት ነው። እና ያ ይቅርታ ማለት ያለፈውን ነገር እንተወው ተጸጽቼበታለሁ ወይንም ደግሞ ጥፋተኛ ነኝ ስለዚህ ይቅር በለኝ እና እንደ አዲስ እንጀምር እንደማለት ነው። ስለዚህ ያው ይቅርታ አንዱ የጤነኛ ሰው ምልክት ነው ብዬ አምናለሁ እና ሰዎች ፀብ ተጣልተው ወይንም ደግሞ ቂም ተኮራርፈው ዝም ብለው ከሚቆዩ ይቅርታ ቢጠይቁ ጥሩ ነው ብዬ አምናለሁኝ። ምክንያቱም ይቅርታ መጠየቅ ትልቁ ጥቅሙ ለይቅርታ ለጠያቂው አካል ነው ያ ማለት ያንን ሰውዬ በቃ ከውስጡ ያወጣዋል ማለት ነው። ይቅርታ ሲል በደሉን ወይንም ደግሞ ጥፋቱን ረሳ ማለት ነው ወይንም ከላዩ ላይ አወረደ እንደማለት ነው። እና አንድ ሰው በድሎን እንኳን ቢሆን ምንድነው? በአባባል የሚባለው ቢበድልም እንኳን ይቅርታ ይቅርታ ብላችሁ ጠይቁት ምክንያቱም ይቅርታ ተባብላችሁ ካልታረቃችሁ በስተቀር ያንን ሰው ሁልጊዜም አትረሱትም ማለት ነው ማለት ለዘላለም የማትረሱት ነገር ይሆናል ማለት ነው። ስለዚህ ሰውየውን በጭንቅላታችሁ ይዛችሁ ቁጭ አላችሁ ማለት ነው ስለዚህ ከዛ አንፃር ያው ይቅርታ መጠየቅ በጣም ተገቢ ነው ብዬ አምናለሁኝ። ያው እኔም አንዳንድ ጊዜ ያው ሰዎች ጋር ያልሆነ ነገር ውስጥ ስገባ ወይንም ደግሞ ስንቀያየም ይቅርታ እጠይቃለሁ ያው እነሱ የሚያኮርፉ አይነት ነገር ከሆነ ይቅርታ እጠይቃለሁኝ ጥፋቴ ባይሆንም ምክንያቱም መኮራረፍ አልፈልግም። ነገሮችን ትንሽ ያው መለስ ላደርግ እችላለሁ ያለኝን ነገር የተወሰነ ነገር ልሰበስብ እችላለሁኝ ግን ጨርሼ ሙሉ ለሙሉ ያው አላኮርፍም። ምክንያቱም ማኩረፍ ማለት ያን ሰውዬ በውስጣችን ማሰብ ማለት ነው ምክንያቱም ለምሳሌ ሰውየውን ስናየው የበደልን ነገር ወይንም ደግሞ ያ የተጣላንበትን ነገር ነው የምናስበው ማለት ነው። ያ ማለት ከሰውየው ጋር ከተኮራረፍን ያንን የተጣላንበትን ነገር ነው መልሼ የማስታውሰው ሁሌም ማለት ነው። ስለዚህ ግን ይቅርታ ብዬ ከታረኩኝ ወይንም ደግሞ ያንን ነገር እንተወው ከተባባልን አላስታውሰውም ማለት ነው። ምክንያቱም ልክ ስንተያይ እናወራለን ሰላም እንባባላለን ስለዚህ ያንን ከኋላ ያለውን ኔጌቲቭ ሀይል ወይንም ደግሞ የዛ ሰዓት የተጋጨንበትን ነገር አላስታውሰውም ማለት ነው። እና ከዛ አንፃር ይቅርታ በጣም ጠቃሚ ነው ያው አንዳንድ ጊዜ በመንገዳችንም ስንሄድ ይቅርታን እንጠይቃለን ማለት ነው። ያንን ይቅርታ የምትጠይቀው እንዴት ነው? ሰዎች ለምሳሌ መንገድ ላይ እየሄድን እያለ ድንገት ልንገጫጭ እንችላለን ማለት ነው ሳናስበው ወይንም ደግሞ ሰዎች የያዙትን ነገር ድንገት ልንነካ እንችላለን ያው ይቅርታ ብለነው እናልፋለን ማለት ነው። ያ ለምንድነው የሚሆነው ሰውየው መጥፎ ስሜት እንዳይሰማው ወይንም ደግሞ አውቀን እንዳልሆነ እንዲያውቅ ነው። ስለዚህ ይቅርታ ብለነው እናልፋለን ማለት ነው ይሄ ነገር እንደውም የተለመደ ነው። የማናውቀውን ሰው ድንገት መንገድ ላይ ድንገት ከገጨት ካደረግነው ወይንም ሰውነት ከሰውነት ከተገናኘ ይቅርታ ብለን እናልፋለን ማለት ነው። ያው የማክበርን አይነት ስሜት ማሳየት ማለት ነው። በአጠቃላይ ይቅርታ ለሰው ልጆች በጣም ጥሩ መፍትሄ ነው ብዬ አምናለሁኝ ማለት ነው

እሺ ርዕሱ እንግዲህ ቅዳ ይላል ያው ቅዳ የሚለው ትርጉም በአጠቃላይ የምንጠቀምበት ለማንኛውም የፈሳሽ ነገርን መቀነስ ወይንም ደግሞ በአንድ እቃ ውስጥ መክተት እንደማለት ነው። እንግዲህ ይሄ ቅዳ የሚለው ነገር በተለያዩ የፈሳሽ ነገሮች ላይ ስንጠቀመው ይስተዋላል ለምሳሌ ቡናን ብንወስድ ቡና ከአፈላን እና ከአፍልተን ከጨረስን በኋላ ምንድነው እሱ ከቀረረ በኋላ ቅዳ ይባላል። ወይንም ደግሞ ቅጂው ይባላል ለሴት ቡናውን ቅጂው ይባላል። ያ ማለት የፈላውን ቡና ወደ ስኒ ውስጥ አንቆርቁሪው እንደማለት ነው። ስለዚህ የፈላውን ቡና ወደ ስኒ ውስጥ ስታንቆረቁር ወይንም ደግሞ ወደ ስኒ ውስጥ ስትቀንስ ያ ምን ይባላል ቡና ቀዳች ወይንም ደግሞ ያው ቡና ቀዳ ይባላል። ለወንድ ሲሆን ቡናውን ቀዳች ይባላል። ሌላው ደግሞ እንግዲህ ያው ለውሃ ነው ውሃ ላይ ስናይ እንግዲህ ውሃ ልቀዳ ነው ይባላል። ወይንም ደግሞ ውሃ ቀጂ ሲባል እሰማለን ያ ማለት ምን ማለት ነው? ለምሳሌ ውሃው የቧንቧ ሊሆን ይችላል እና ከባምባ ወደ ጄሪካን ልንቀዳ እንችላለን ያ ማለት ከባምባ ውስጥ ያለውን ውሃ ወደ ጄሪካን ውስጥ ወይንም ጄሪካኑን መሙላት እንደማለት ነው። ከዛ በተጨማሪ ነው በተለያዩ እቃዎችን ልንቀዳ እንችላለን ያ መቅዳት ይባላል ማለት ነው። ሌላው ደግሞ እንግዲህ ውሃ ከተለያየ ቦታ ይቀዳል ለምሳሌ በገጠር አካባቢ ላይ ኩሬ የሚባል ነገር አለ። ኩሬ ማለት እንግዲህ የዝናብ ውሃን በአንድ ቦታ ወይንም ደግሞ በአንድ ጉድጓድ ውስጥ የማቆር አይነት ነው የማቆር ሂደት ነው። እና ያን ጉድጓድ ከዛን እዛ አካባቢ ላይ ያለ ህብረተሰብ ወይንም ማህበረሰብ ይጠቀምበታል ማለት ነው። ስለዚህ ያ ምን ይባላል ያው ውሃ መቅዳት ወይንም ደግሞ ውሃ ቀዳው ይባላል። ሄዶ ከዛ እንግዲህ ያንን ውሃ በጄርካን ቀድቶ ወይንም ደግሞ ጅርካኑን ሞልቶ ይዞ መምጣት ውሃ ቀዳው ይባላል ማለት ነው። ስለዚህ ውሃ ቀንሶ ከዛ ላይ ማምጣት ማለት ነው። ያው ውሃ መቅዳት ማለት ከሆነ ነገር ላይ ውሃን ቀንሶ ወደምንፈልገው ነገር ውስጥ አስገብቶ ይዞ መምጣት እንደማለት ነው መቅዳት ማለት። ከዛ በተጨማሪ እንግዲህ የተለያዩ መጠጦችንም ቅጂ ይባላል ወይንም ደግሞ ና ቅዳለኝ ይባላል። ያ ማለት ለምሳሌ ጠላ ሊሆን ይችላል አንድ ሰው ጠላ እየጠጣ እያለ በተሰጠው ብርጭቆ ወይንም ኒኬል ጠጥቶ ከውስጡ ሊጨርሰው ይችላል እና ተጨማሪ ጠላ እንዲጨመርለት ከፈለገ ናቅዳልኝ ብሎ ይጠይቃል ማለት ነው። ያው ናቅዳልኝ ማለት። ሰውየው በማንቆርቆሪያ ወይንም ደግሞ በማንቆርቆሪያ ያለውን ጠላ ወደ ብርጭቆ ወይንም ደግሞ ወደሚጠጣው እቃ ውስጥ እንዲሞላለት ሙላልኝ እያለው ማለት ነው። ያ ማለት ያው መጥቶ ያንን ሲሞላለት ጠላ ቀዳልኝ ይባላል ማለት ነው። እንግዲህ ከዛ በተጨማሪ ያው የተለያዩ ፈሳሽ የሆኑ መጠጦች በአጠቃላይ ያው መጠጦችም ሆነ አልኮል ነገርም ሆነ ወይንም ደግሞ ፈሳሽም ሆኖ አልኮል የሌለው ነገርም ቢሆን በፋብሪካዬ የተቀነባበረም በባህላዊ መንገድም የተሰራ ቢሆን ሁሉም ፈሳሽ የሆኑ ነገሮች ከአንድ ከነበሩበት ነገር ውስጥ ወደ ሌላ ወደ ምንፈልገው ውስጥ ስንገለብጥ ወይንም ስንቀንስ ምን ያ ያ ሂደት ምን ይባላል ያ ድርጊት መቅዳት ይባላል። ማለት ነው ስለዚህ ያው የቅዳ ትክክለኛ ትርጉሙ ይሄ ይመስለኛል እንደዛ ነው። እና ያው የተለያዩ ነገሮችን ልንቀዳ እንችላለን ለምሳሌ ሻይ ቡና ያው ሻይ ብርጭቆ ውስጥ እንቀዳለን ቡና ስኒ ውስጥ እንቀዳለን ውሃ የውሃ ብርጭቆ ውስጥ እንቀዳለን። ወይንም ደግሞ የውሃ ማንቆርቆሪያ ውስጥ እንቀዳለን ማለት ነው። ሌላው ደግሞ እንግዲህ የተለያዩ መጠጦችን እንቀዳለን ለምሳሌ ቢራን የቢራ ብርጭቆ ውስጥ እንቀዳለን ድራፍት የድራፍት ብርጭቆ ውስጥ ይቀዳል ወይንም እንቀዳለን። ሌላው ነገር ደግሞ እንግዲህ ያው መጠጥ ከተባለ አርቄ ያረቄ መለኪያ ውስጥ ይቅዳል። ሌላው እንግዲህ ከዛ ከ

እሺ የመጨረሻ ቀን ይባላል ርዕሱ የመጨረሻ ቀን ማለት ማብቂያ ቀን ማለት ነው ወይንም ደግሞ ልክ አንድ ቀን የቀረው እና እዛ ቀን ላይ ስንሆን የመጨረሻ ቀን ይባላል ማለት ነው ይሄ እንግዲህ በተለያየ ነገር ላይ የመጨረሻ ቀን ይባላል ለምሳሌ የሆነ ጊዜ ወይንም ደግሞ ቀነ ገደብ የተሰጠው ነገር ያ ቀነ ገደቡ ሲያልቅና የነበርንበት ቀን ብቻ ሲቀረው የመጨረሻ ቀን ነው ይባላል ማለት ነው። ለምሳሌ አሁን በሀገራችን ውስጥ በተለያዩ ቦታዎች ላይ በዓል በሚሆንበት ሰዓት የባዛር ዝግጅት ባዛር ኤግዚቢሽን ዝግጅት ይካሄዳል ያ ባዛር እንግዲህ በአንድ ቦታ ላይ ነጋዴዎች ሊሆኑ ይችላሉ የተለያዩ አምራቾችም እቃዎቻቸውን ወይንም ደግሞ ምርቶቻቸውን ይዘው እዛ ቦታ ላይ ተሰባስበው የበአል ገበያ ግብይት ይገበያያሉ ማለት ነው። እና ልክ የበአሉ ዋዜማ ለቀን ወይንም ደግሞ በዓሉ እንደነገ ነው ሲባል እነዛ የዛን ቀን ለዛ ባዛር ወይንም ደግሞ ለዛ ግብይት ያ ቀን የመጨረሻ ቀን ነው የሚሆነው ማለት ነው። ስለዚህ ዛሬ የመጨረሻ ቀን ነው ብለው ያስተዋውቃሉ ወይንም ይናገራሉ ማለት ነው የመጨረሻው ቀን ዛሬ ስለሆነ ወይንም ደግሞ የመጨረሻው ቀን ነገ ስለሆነ መጥታችሁ የምትፈልጉትን ነገር ተገበያዩ ወይንም መታችሁ በርካሽ ነገ በርካሽ የምትፈልጉትን ነገር ከአምራች ላይ ግዙ የሚል ንግግር ይናገራሉ ማለት ነው። እና በአጠቃላይ ያው የመጨረሻ ቀን ማለት ማብቂያ ቀን እንደማለት ነው። ማብቂያ ቀን ማለት ያው በአጠቃላይ የመጨረሻ ቀን ብለን የምንጠራው የሆነ ነገር ጊዜና ገደብ ሲሰጠው ወይንም ደግሞ የሆነ ገደብ የተቀመጠለት ነገር ያ ገደብ ሲታወቅ ማለት ነው። ያ ማለት ያ ገደብ የሚታወቅ ከሆነ አንድ ሰው ለምሳሌ የመጨረሻው ቀን መቼ ነው ይላል? አሁን ለምሳሌ ሰዎች ማስታወቂያ ሊያስገቡ የስራ ማስታወቂያ ሊሆን ይችላል ወይንም ደግሞ ጨረታ ወጥቶ እዛ ጨረታ ላይ ለመሳተፍ የራሳቸውን የሆነ ማመልከቻ ሲያስገቡ ምን ይላሉ የጨረታው የመጨረሻ ቀን መቼ ነው ብለው ሊጠይቁ ይችላሉ ማለት ነው። ያ ማለት ያ ጨረታ የተሰጠው ጊዜ ገደብ አለ ማለት ነው በዛ ጊዜ ገደብ ውስጥ ነው ማለት ነው ጨረታቸውን ማመልከቻቸውን የሚያስገቡት ማለት ነው ስለዚህ ማንኛውም የሆነ ጊዜ ገደብ የተሰጠው ነገር ሁሉ የመጨረሻ ቀን አለው ማለት ነው። ለዛም ነው ሰዎች መጨረሻው ቀን መቼም? ማለት በተለያዩ ነገሮች ላይ ሊሆን ይችላል ለምሳሌ የተለያዩ ዝግጅቶች ይዘጋጃሉ ለምሳሌ ባዛር ያው ባዛርን ቅድም አንስቼዋለሁ ተመሳሳይ ነገር ስለሚሆን ከዛ ባለፈ ደግሞ የተለያዩ ስልጠናዎች ይዘጋጃሉ እነዛ ስልጠናዎች እንግዲህ በቀን ሊገደቡ ይችላሉ ለምሳሌ አንድ ስልጠና የሚሰጥ አካል ስልጠናው ለሶስት ቀናት ይቆያል ሊል ይችላል ስለዚህ ስልጠናውን የጀመረበት ቀን ይታወቃል። እና ይህ ስልጠና መቼ ነው የሚያልቀው ወይንም ደግሞ የመጨረሻው ቀን መቼ ነው ብሎ አንድ ሰው ሊጠይቅ ይችላል? እና ያ ጊዜ ገደብ ስለሚቀመጥለት ማለት ነው። ሌላው ነገር እንግዲህ ከዛ ከስልጣና ምናምን በተጨማሪ ደግሞ ስብሰባዎች ሊካሄዱ ይችላሉ እነዛ የሚዘጋጁት ስብሰባዎች እንግዲህ ረዘም ላለ ሰዓታትም ሊሆን ይችላል እንግዲህ ወይንም ደግሞ ረዘም ላለ ቀን ሊሆን ይችላል ለአንድ ሳምንት ወይ ብቻ እንደዛ ሊዘጋጅ ይችላል። ያው አንዳንድ ሰዎች ነገሮች በጣም ሲረዝምባቸው የመጨረሻው ቀን መቼ ነው? ብለው ይጠይቃሉ ወይንም የመጨረሻውን ቀን ለማወቅ ይጓጓሉ ማለት ነው። በአጠቃላይ የመጨረሻ ቀን የሚለው ነገር አንድ ዝግጅት ተዘጋጅቶ ወይንም ደግሞ አንድ ነገር የሆነ ሂደት ሄዶ የሚያቆም ነገር ማለት ነው ያ የሚያቆምበት ሂደቱ ያ ሂደት የሚያቆምበት ቀን የመጨረሻ ቀን በመባል ይታወቃል ማለት ነው።

እሺ እንግዲህ ርዕሳችን አቀራረብ ይሰኛል አቀራረብ ማለት እንግዲህ የተለያዩ ትርጉሞች አሉ ያ እንደየ አረፍተ ነገሩ እና እንደየ አገባቡ ይለያያል። ለምሳሌ ያህል አቀራረብ ስንል ለምሳሌ ከአንድ ሰው ጋር የምናደርገውን ወይንም ለመፍጠር የምንሞክረውን አንድ ላይ ለመግባባት የምንሞክረውን ጥረት አቀራረብ ልንለው እንችላለን። ከዛ በተለየ መልኩ ደግሞ ከዛ በተለየ መልኩ ደግሞ አንድ አንዲት ሴት ምግብ ምግብ ለመስጠት ለሰዎች ምግብ ለመስጠት የምታደርገው ዝግጅትና የምታደርገው እንቅስቃሴ አቀራረብ ይባላል ማለት ነው። እንግዲህ በእነዚህ በሁለት መካከል እናያቸዋለን ሁለቱም እንግዲህ የተለያየ ትርጉሞች ናቸው ያላቸው ማለት ነው። ያ ማለት ይቺ ሴት አሁን ለምሳሌ። ምግብ ስታመጣ ወይንም ደግሞ ምግብ ጠረጴዛ ላይ ስትደረድር እያቀረበች ነው ማለት ነው ያ ማለት እያስጠጋች ነው ማለት ነው ወደ ሰዎቹ እያመጣች ነው ማለት ነው። ስለዚህ ያው ምግብ እያቀራረብኩ ነው ትላለች ማለት ነው ምግብ እያቀረብኩ ነው። እንደማለት ነው ማለት ነው ስለዚህ ያ ነገር አቀራረብ ይባላል። ያው አቀራረቧ ደስ ይላል ምናምን ይባላል የምታደርገው የሳህን አቀማመጥ ሊሆን ይችላል። እንደገና ደግሞ የወጥ አወጣጧ ሊሆን ይችላል ወይንም ደግሞ የተለያየ ዲኮር ወይንም አሳማሪዎችን ልትጠቀም ትችላለች። የማንኪያ የሹካ አቀማመጧ እና ብቻ ሲታይ እይታ ላይ ደስ የሚል አይነት ነገር ሊኖረው ይችላል ማለት ነው። ያንን የደረደረችበት ወይም ደግሞ ጠረጴዛ ላይ ያቀረበችበት መንገድ በጣም አሪፍ የሆነ እይታና ለመብላት የሚያነሳሳ አይነት ነገር ሊሆን ይችላል። ስለዚህ አሁን ያቺ ሴት ምን ትባላለች? አቀራረቧ በጣም ነው የሚያምረው ወይንም ደግሞ የምግብ አቀራረቧ በጣም ደስ ይላል ይባላል ማለት ነው። ሌላው ደግሞ እንግዲህ አቀራረብ የሚለውን ቃል ከምን አንፃር እናየዋለን? ሰዎች ከሰዎች ጋር በሚያ በሚያደርጉት ግብብነት ወይንም ደግሞ አግባብ ወይንም ደግሞ በሚያደርጉት ስምምነት ውስጥ ምን ይባላል አቀራረቡ ደስ ይላል ሰዎችን ይቀርባል ይባላል። ያ ማለት ያው ከሰዎች ጋር ሀሳብ ለሀሳብ ለመገናኘት ግልጽ ነው እንደማለት ነው። ያ ምን ይሆናል ለሀሳብ ለሀሳብ መገናኘት ወይንም ደግሞ የሰዎችን ሀሳብም ለመረዳትም ሊሆን ይችላል። ያ እንትን የምንለው ይሄ ነገር ግን በተለይ ለአዲስ ለሆነ ግንኙነቶች ነው የምንጠቀመው። ማለት ከዚህ በፊት ብዙ የማይተዋወቁ ወይንም ደግሞ ብዙ የማይግባቡ ሰዎች እንደ አዲስ ለመግባባት ሲሞክሩ ወይንም አንደኛው ወገን በጣም ለመግባባት ወይንም ደግሞ ያው ያን ሰው እንዲግባባው ነፃ እያደረገው ሲሄድ። ምን ይባላል ይሄ ሰው አቀራረቡ ደስ ይላል ሰው አቀራረቡ ደስ ይላል ይባላል። ያው ብዙ ጊዜ እንዲህ ያሉ ሰዎች እንግዲህ የማህበረ የማህበረሰብ ሰዎች ናቸው ይባላሉ። ያ ማለት ደግሞ ምንድነው? ከግላዊ ከግለኝነት ይልቅ ለማህበረሰብ ወይንም ደግሞ ለማህበራዊ ነገር ትኩረት የሚሰጡ ሰዎች ናቸው ያው እንዲህ ያሉ ሰዎች በማህበረሰባችን ውስጥ ያው ብዙ አሉ የምናውቃቸውም አሉ። ከግልአዊ ነገር የ በማህበረሰብ ወይንም ደግሞ በአንድ ላይ የተሰብስበው የሚያደርጉት ነገር የሚያስደስታቸው ሰዎች ናቸው። ሰዎችን ቶሎ ለማቅረብ ችግር የለባቸውም ወይንም ከሰዎች ጋር ለመቀራረብ ብዙ አይቸገሩም ማለት ነው። እና እንዲህ ያሉ ሰዎች እንግዲህ ምን ይባላል? የሰው አቀራረባቸው በጣም ደስ ይላል ወይንም ደግሞ ሰውን ከሰው ጋር መቀራረብ ይችላሉ ይባላል ማለት ነው። እንግዲህ ያው ይሄ አቀራረብ የሚለው ቃል ከተለያየ ነገር ጋር ስናነጻጽረው የተለያየ ትርጉም ሊሰጠው ይችላል። በአጠቃላይ ግን እንደ አረፍተ ነገሩ አነጋገርና እንደየአገባቡ ትርጉሙም እንደዛው ይለያያል ማለት ነው።

እሺ ተቀበል የሚለው ቃል እንግዲህ ውሰድ እንደማለት ይታወቃል ያው ተቀበል ማለት። እንግዲህ ሶስተኛ ወገን ነው ድርጊቱን የሚፈጽመው ማለት ነው። ያ ማለት አንድ ሰው አለ ያንን የሚል ሰው አለ ለምሳሌ እኔ ወንድሜን የሆነ እቃ አስልኬ እሱን እጠራና እቃ አስልኬያለሁኝ እቃው ሶስት ሰዓት ላይ ስለሚደርስ ሄደህ ተቀበል እለዋለሁ ማለት ነው። ስለዚህ ድርጊቱን የሚፈጽመው አካል ራሱ ባለቤቱ ሳይሆን ሌላኛው ወገን ነው ማለት ነው። እንግዲህ ተቀበል የሚለው ቃል ከዛ አንፃር ነው። ሌላው ደም እንግዲህ ያው ባህላዊ ሙዚቃዎች ላይ ተቀበል እያሉ ይዘፍናሉ ያው ተቀበል ማለት እኔ የምለውን በል እንደማለት ነው። ወይንም ከእኔ ላይ ቃል ውሰድ እንደማለት ነው እንደዛ ተቀበል የሚሉት። በተለይ ይሄ ተቀበል የሚለው ቃል ብዙ ጊዜ አዝማሪዎች ናቸው የሚጠቀሙበት። ተቀበል ይሉና የሆነ ነገር ይላሉ ከዛን እነሱ ያሉትን ነገር አዝማሪዎች ግጥም ሊሆን ይችላል የሚቀበለው ማለት ነው። ተቀበል ብሎ የሆነ ግጥም ይገጥማል ከዛም በኋላ ያንን ግጥም በዜማ መልክ አዝማሪዎች ተቀብለው ይሉታል ማለት ነው። እና ቃልም ተቀበል ይባላል። ሌላው ነገር እንግዲህ ተቀበል ሚባለው እቃ ላይ ነው ማለት ነው በብዛት ቁስ የሆኑ ነገሮች ላይ ነው ተቀበል የሚባለው። እና የተለያዩ ሰዎች እንግዲህ በተለያየ ቦታ ላይ ተቀበል ሲባል ይሰማል። ያው ቅድም እንዳልኩት ቃል ተቀበል አለ እቃ ተቀበል አለ ተቀበል ይባላል ማለት ነው። ለምሳሌ አንድ ሰው እኔ ይቃ የሆነ ነገር ይዤ እስቲ ተቀበለኝ ምናምን እላለሁኝ ከእኔ ላይ ውሰድ ወይንም ደግሞ እኔ የያዝኩትን ነገር ያዝ እንደማለት ነው። አንዳንዴ ተቀበል የሚለውም ቃል አግዘኝ እንደማለትም ይሆናል ያ ማለት እሱ ጋር ያለን ነገር መውሰድ እንደማለት ነው። እና ተቀበል የሚለውን ቃል በዚህ እናየዋለን

እሺ ማርች የሚለውን ቃል ለማብራራት እሞክራለሁኝ እንግዲህ ማርች ማለት ምን ማለት ነው? ቃሉ የእንግሊዘኛ ቃል ሲሆን ቀጥተኛ ፍቺው እንግዲህ መጋቢት ማለት ነው። ይህ መጋቢት ማለት እንግዲህ ወር የምንገልጽበት ነገር ነው ማለት ነው። ያው ማርችም ማለት ወርን ነው የሚገልጸው ግን በእንግሊዘኛ ነው ያንን ወር የሚገልጸው ወደ አማርኛ ስንፈታው ወይንም ስንተረጉመው መጋቢት እንደማለት ነው። እንግዲህ ይሄ ማርች ውስጥ ብዙ ነገሮች የምናስታውሰው በዋናነት ማርች ኤት ተብሎ የሚጠራው ወይንም ደግሞ በውጪዎች ማርች ስምንት ብለው የሚጠሩት ያው በእኛ ሀገር ደግሞ እንደየቀኑ ሁኔታ ይለያያል ግን መጋቢት ውስጥ የሚውል ቀን ነው ማለት ነው። አለም አቀፍ የሴቶች ቀን በስፋት ይከበራል ማለት ነው። እዚህ ማርች ወር ውስጥ ወይንም መጋቢት ወር ውስጥ እንግዲህ የዛን ቀን ምንድነው የተለያዩ ስራ እየሰሩ ሴቶች ወይንም ደግሞ ኑሯቸውን አሸንፈው ለሌሎች አርያ የሚሆኑ ሴቶች ስለእነሱ ይወራል ወይንም ደግሞ ይዘገባል ማለት ነው። ያ ነገር ለምንድነው የሚደረገው አንዳንድ በመሞከር ላይ ወይንም ደግሞ በብዙ ትግል ውስጥ ያሉ ሴቶች ወይንም በብዙ ችግር ውስጥ ያሉ ሴቶች ይኖራሉ እና እነዛ ሴቶች የእነዚህን የጎበዝ ሴቶች ወይንም ደግሞ እነዚህን የጠንካራ ሴቶች የህይወት ታሪክ ሲሰሙ እንደ መበረታቻ ወይንም ደግሞ እንዲበረታቱ ያደርጋቸዋል ማለት ነው። ስለዚህ ይሄ ማርች ኤት የሚባለው ወይንም ደግሞ መጋቢት ወር ውስጥ የሚውለው ይሄ አለም አቀፍ የሆነ የሴቶች ቀን በመባል በ በሚዲያ የተለያዩ ሽፋኖች ይደረጋሉ ማለት ነው። ስለ ሴቶች በተለያየ የስራ ዘርፍ ላይ እና ያሉ እና ውጤታማ የሆኑ ሴቶች የሚሞገሱበት ወይም ደግሞ የሚወደሱበት በስፋት እንግዲህ ስራቸው የሚታይበት ወቅት ነው ማለት ነው። ቀን ነው ማለት ነው ይሄ ቀን እንግዲህ ያው መጋቢት ውስጥ ወይንም ማርች ላይ ነው የሚውለው እና በጣም ደስ የሚለኝ ቀን ነው። ከዚህ ጋር በተያያዘ እንግዲህ ማርች ኤት ሲባል እኔም ገጠመኝ አለኝ። አንድ መስሪያ ቤት ውስጥ ወይንም ደግሞ ድርጅት ውስጥ እየሰራሁ እያለ እንግዲህ ወደ ሌላ ከፍ ወደ አለ ደሞዝ የሚከፍለኝ ድርጅት ውስጥ ፈተናን አሸንፌ የስራ ውል እንድፈጽም የተጠራሁበት ቀን ነው። እና ያንን ቀን ያው በዛ አጋጣሚ አስታውሰዋለሁ ማለት ነው። እንግዲህ ማርች ሲባል ወይንም መጋቢት ሲባል ያንን ነገር እነዚህን ሁለት ነገሮች አስታውሳለሁ። እንግዲህ በሌላ መንገድ ስንሄድ ደግሞ ያው መጋቢት ወር ስንል የቃሉ ትርጓሜ ወይንም ደግሞ አማርኛ ቃሉ ትርጓሜ የመጣው ከ ያው የጥንት አባቶቻችን ይህን ወር ማርች ብለው ወይ መጋቢት ብለው ሲሰይሙት ለምንድነው? የፀሀይ ብርሃን የፀሀይ ብርሃን የምትወጣበት ሰዓት እና የምትጠልቅበት ሰዓት እኩል አስራ ሁለት ሰዓት ስለሆነ ነው ማለት ነው። ያ ማለት ምንድነው ቀን እና ሌሊቱ እኩል የሆነ አስራ ሁለት ሰዓት አስራ ሁለት ሰዓት የሚይዙበት ወር ነው ማለት ነው። እንግዲህ ይሄ ነገር በተለያዩ ስነ ህዋ ጥናቶች ወይንም ተመራማሪዎች እንደሚያጠኑት ሁሉንም ወራት ላይ ወይንም ሁልጊዜም ሌሊት አስራ ሁለት ወይንም ደግሞ ጨለማው አስራ ሁለት ቀኑ ብርሃኑ አስራ ሁለት ላይሆን ይችላል። የተወሰኑ ደቂቃዎችን የመሽራረፍ ነገር አለ በአንዳንድ ወራት ላይ ቀኑ አጭር ይሆን እና ጨለማው ረጅም ይሆናል በሌላኛው ወር ላይ ደግሞ ቀኑ ወይንም ደግሞ ብርሃን የሚሆንበት ረጅም ይሆን እና ጨለማው አጭር ይሆናል ማለት ነው። ግን ምንድነው በዚህ በማርች ወር ወይንም ደግሞ መጋቢት በሚባለው ወር እኩል የሚሆንበት ወይንም እኩል አስራ ሁለት ሰዓት ብርሃን የሚሆንበት እና አስራ ሁለት ሰዓት ደግሞ ጨለማ የሚሆንበት ወቅት ነው እና ይሄ ትርጓሜው ምንድነው? መገበ የሚለውን ቃል መገበ ሲባል እኩል አደረገ ተመጋገበ ሲባል አሁን እኩል አደረገ እንደማለት ነው። እና የቃሉ ትርጓሜ ከዛ የመጣ ነው። ይህ ግን በአጠቃላይ ማርች የሚለው ቃል ትክክለኛ የቃሉ ፍቺ ቃሉ ትክክለኛ እንግሊዘኛ ቃል ሲሆን ወደ አማርኛ ስንተረጉመው ደግሞ መጋቢት የሚለውን

እሺ ቆንጆ ይሰኛል የማወራበት ርዕስ ማለት ነው ቆንጆ ማለት እንግዲህ ያው የውበት መገለጫ ነው ወይንም ደግሞ የሆነ ነገር የሚያምር ነገር እንደማለት ነው። እንግዲህ ቆንጆን የሚለውን ነገር ስናየው ሰዎች ቁንጅናን በተለያየ መንገድ ይገልጻሉ አንዳንድ ጊዜም ደግሞ አንዳንድ ሰዎች ቁንጅና እንደ አመለካከቱ ነው ይባላል። ወይንም እንደ እይታው ነው ይባላል ትክክል ነው። ይሄን ነገር ያው አምንበታለሁ። በአጠቃላይ ግን ያው ቆንጆ የሚባል ነገር ምንድነው? ሰዎች በብዛት የሚስማሙበት ወይንም ደግሞ ብዙ ሰዎች የሚስማሙበት ውበት እንደማለት ነው። ስለዚህ ይሄ ቆንጆ የሚለው ቃል ለተለያየ ነገር ልንጠቀመው እንችላለን አንደኛው እና ዋነኛው ያው ለሰው ልጅ መልክ እንጠቀመዋለን ማለት ነው። ቆንጆ የሚለውን ነገር ለምሳሌ እንትና ቆንጆ ነች ይባላል። ስለዚህ ያው መልኳ ቆንጆ ነው እንደማለት ነው። ያው ከመልክ ጋር እንግዲህ ሲያያዝ ብዙ ጊዜ የሚነሳው ፊት ነው የሚታየው ማለት ነው። ያው የቁንጅና መገለጫ ዋናውና ትልቁ ፊት ነው። ምክንያቱም ያው ፊት ለፊት ላይ የሚታየው ነገር ፊት ስለሆነ ፊት ነው የሚታየው ማለት ነው። እና አንድ ሰው ቆንጆ ነች ወይንም ደግሞ ቆንጆ ነው። የሚባለው ፊቱ ነው በዋናነት ማለት ነው መልኩን ከመልክ ጋር በተያያዘ ነገር ቆንጆ ነው ቆንጆ ናት ሲባል ይስተዋላል። ሌላው ነገር ደግሞ ያው ቁንጅና እንደ አስተያየቱ ነው የሚባለው ደግሞ ምንድነው? ለምሳሌ አንድ ሰው ጸይም ሊወድ ይችላል ወይንም ደግሞ ጸይም ሰው ቆንጆ ነው ብሎ የሚያምን ሰው አለ ጸይም ከለር የሚወድ ሰው አለ። ሌላው ደግሞ ያው ቀይ ከለር የሚወድ ሰው አለ ወይንም ደግሞ በተፈጥሮ ቀይ በተለምዶ ቀይ ነው ብለን የምንጠራቸው ሰዎችን የሚወዱና ቆንጆ ናቸው የሚሉ አሉ። ያ ሚሉት ማለት ከከላራቸው ተነስተው ሊሆን ይችላል። አንዳንዴ ደግሞ አፍንጫም የቁጅና መገለጫ ነው ይባላል። ብዙ ሰው እንደዛ ይላል ደግሞ በዛው ልክ ደግሞ አፍንጫ ሰልካካ ወይንም ደግሞ አፍንጫ ያለ ሰው ቆንጆ አይደለም ብሎ ደግሞ የሚከራከር ሰው አለ። ከዚህ ይልቅ አፍንጫ ጎራዳ ወይንም ደግሞ አፍንጫ የሌለው ሰው ነው። ቆንጆ እየደስ ደስ ያለው ብለው ይናገራሉ። እና ያው ይሄ ምንድነው? የሚያሳየው ቁንጅና እንደ እንደየ አመለካከቱና እንደየ እይታው ነው ማለት ነው። ያ ማለት ያው ይሄ ወዴት ነው የሚያመዝነው ማለት ነው። እንደየሰው ፍላጎት እንደማለት ነው አንዱ የሚያስደስተው ነገር አንደኛውን አያስደስተውም። ያ ማለት ደግሞ ለአንደኛው ቆንጆ የሆነ ነገር ለአንደኛው ደግሞ ቆንጆ አይሆንም ማለት ነው። አንዱ ደግሞ የጠላው ነገር ወይንም ደግሞ ቆንጆ አይደለም ብሎ የሚወስደው ነገር ያኛው ደግሞ በጣም ቆንጆ ነው ሊል ይችላል። ያው እንደየሰው ባህሪና እንደ ሰው እንደ እይታ ይለያያል ወይንም ደግሞ እንደ ሰው መስፈርት ይለያያል ማለት ነው። ያው ቁንጅናም የራሱ የሆነ መስፈርት ስላለው ማለት ነው ያው እንግዲህ በአጠቃላይ ቆንጆ ብለን የምንጠራው ነገር ብዙ ሰው የሚስማማበትን ተስማምቶ የሚስማማበትን ነገር ብዙ ጊዜ ቆንጆ ተብሎ ይጠራል ማለት ነው። እንግዲህ ከዛ ባለፈ ደግሞ ለተለያዩ ነገሮች ቆንጆ እንላለን ለምሳሌ ቆንጆ ምግብ ስሪልኝ ይባላል ያ ማለት ቆንጆ ምግብ ስሪልኝ ማለት የሚያምር ሳይሆን የሚጣፍጥ ምግብ እንደማለት ነው። ያ ምንድነው? የሚሆነው ምግብ ብዙ ጊዜ ከጣፋጭነቱ ወይንም ደግሞ በጣዕም ነው የሚለካው ማለት ነው። እይታም እርግጥ አዎ አለ ይባላልም ሲያዩት ያላማረ ሲበሉት ያቅራል ይባላል። ግን ያው የሚጣፍጥ ምግብ ለማለት ነው ቆንጆ ምግብ ስሪልኝ ወይንም ደግሞ ይህ ምግብ በጣም ቆንጆ ነው ምናምን ሲባል በጣም ይጣፍጣል ለማለት ነው። ስለዚህ ቆንጆ ሚለውን ነገር ይጣፍጣል ለሚለው ቃል መተኪያነት እንጠቀመዋለን ማለት ነው። ምግብ ላይ ሲሆን ነው ግን ይሄ መልክ ላይ ሲሆን ግን። ያምራል እንደማለት ነው መልክ ላይ ሲሆን ደግሞ ያምራል። እንደማለት ነው ማለት ነው ቆንጆ የሚለው ቃል ለመልክ ሲሆን ያምራል ነው የሚሆነው ለምግብ ሲሆን ደግሞ ይጣፍጣል ነው ሚሆነው ማለት ነው። እንደ ይዘቱ መገለጫነት ነው ይሄ ቆንጆ የሚለው ቃል የሚገለጸው ማለት ነው። ለምሳሌ ለጸባይ ሲሆን ለምሳሌ ቆንጆ ፀባይ ነው ያለው እከሌ ሲባል አሪፍ ፀባይ ነው ለሰው ይመቻል። ወይንም ደግሞ ብዙ ሰው በሱ ፀባይ ይስማማል ለሰው አይረብሽም እንደማለት ነው ጥሩ ፀባይ ነው ያለው። ሲባል ወይንም ደግሞ ቆንጆ ፀባይ ነው ሲባል ጥሩ ነው እንደማለት

እሺ ገንዘብ የሚለው ቃል እንግዲህ ምንድነው? ብር የሚለውን ነገር ይተረጉምልናል ማለት ነው ይሄ ገንዘብ ብለን የምንጠራው ያው በተዘዋዋሪ ብር ማለትነው። ገንዘብ ማለት እንግዲህ ያው መገበያያ እንግዲህ ሰዎች የተስማሙበት የራሱ የሆነ ገዢ አካል ያለው በመንግስት ቁጥጥር ስር የሆነ እና የአንድን ሀገር የአንድን ሀገር የኢኮኖሚ ወይንም ደግሞ የአንድን ሀገር ሀብት መጠን የሚገልጽ መገበያያ ወረቀት ማለት ነው። ገንዘብ ማለት ይሄ ገንዘብ ማለት እንግዲህ ትክክለኛ ትርጉሙ ያው ብር ይሆናል ማለት ነው። እንግዲህ በተለያዩ ሀገራት ላይ ገንዘብ የተለያየ ትርጉም አለው ለምሳሌ ኢትዮጵያ የኢትዮጵያ ገንዘብ ብር በመባል ይታወቃል። ሌላ ደግሞ ያው አሜሪካኖች ወይንም ደግሞ የተለያዩ የእንግሊዝ ሀገራት በብዛት ውጭ ሀገር ላይ ደግሞ ገንዘቡ የገንዘባቸው ስም ምን ይባላል? ዶላር ይባላል ሌሎች ሀገሮች ላይ ደግሞ ዩሮ የሚባል አለ። እንግዲህ በተለያየ በዱባይ አረብ ኤሚሬት ላይ ደግሞ ድራሃም በመባል ይታወቃል ማለት ነው። ይህ ይህ በሙሉ የጠቀስኩት ነገር በሙሉ ገንዘብ በመባል ነው የሚታወቀው ያው የተለያዩ ሀገራት ያላቸው ገንዘቦች ስያሜያቸው ደግሞ አሁን በጠቀስኩት መልኩ ይገለጻል ማለት ነው። እንግዲህ ወደ ኢትዮጵያም ስንመጣ የኢትዮጵያ መገበያያ ገንዘብ ብር በመባል ይታወቃል ማለት ነው። እንግዲህ ይህንን ብር የሚያስተዳድረው ያው ብሄራዊ ባንክ ይሆናል ይሄ በመንግስት ቁጥጥር ስር የሆነ ማለት ነው። እንግዲህ ገንዘብ ሲባል የአንድን ሀገር የሀብት መጠን መለኪያም ነው። ለምሳሌ ያህል ያው በ ገንዘቦች እርስ በእርሳቸው የሚወጣላቸው ይዘት ወይንም ደግሞ ተመን አለ ማለት ነው። ያ የመገበያያ ተመናቸው ይባላል ለምሳሌ ከኢትዮጵያን ብር ዶላር በመጠን ከፍተኛ የሆነ ዋጋ አለው ማለት ነው። በሽያጭ ወይንም ደግሞ በገበያ ላይ ከፍተኛ የሆነ ዋጋ አለው። ያ ዋጋ እንግዲህ እንዴት ነው የሚወጣው የአንዲት ሀገር የሀብት መጠኗ ሲለካ ወይንም ደግሞ የሀብት እድገቷን ያሳያል ማለት ነው። ለዛ ነው እንግዲህ ብዙ ተጽዕኖ የሚፈጥረው ወይንም ደግሞ የተለያዩ ነገሮች ውድ እየሆኑ የሚመጡት ማለት ነው። የአንዲት ሀገር የብር የብር መለኪያዋ ወይንም ደግሞ የብር የመሸጥ ወይንም ደግሞ የመግዛት አቅሙ ዝቅተኛ በሆነ ቁጥር እዛች ሀገር ላይ የሚገዛው እቃ ከፍተኛ የሆነ ብር ማህበረሰቡ ያወጣል ማለት ነው። ስለዚህ የገንዘብ ወይንም ደግሞ የንብረት አቅሟ ዝቅተኛ እየሆነ ነው ማለት ነው። እንግዲህ ከዚህ አንፃር ያው ዶላር ትልቁን ድርሻ ይይዛል። እና ይመስለኛል ደግሞ ምን እንደሆነ አላውቅም። የአንድ ሀገር መገበያያ ገንዘብም ከዶላር እንደሚበልጥ አውቃለሁኝ ግን ያው አሁን ስሙ ስለጠፋብኝ ነው ለጊዜው እንጂ ከዶላር የሚበልጥ የአንድ ሀገር የመገበያያ ገንዘብ ከዶላር በመጠን ይበልጣል ማለት ነው። እንግዲህ ያው ገንዘብ ደግሞ በተለያየ አነጋገር ሊተረጎም ይችላል ለምሳሌ ገንዘብ ምን ገንዘብ አለኝ ሲባል ምን ሀብት አለኝ እንደማለት ነው። ወይንም ደግሞ ገንዘብ አለኝ በዚህ ሰዓት ገንዘብ አለኝ ምን ያጨናንቀኛል ይላል አንዳንድ ሰው። ያ ማለት ምን ማለት ነው? ያው ሀብት አለኝ እንደማለት ነው። ለምሳሌ ሰዎች በሚዲያ ላይ ወጥተው አንዳንድ ታዋቂ ሰዎች ምን ይላሉ? ምን ያህል ንብረት አለህ ተብሎ ሲጠየቅ? ያው ንብረቴም ገንዘቤም አድናቂዎቼ ወይንም ደግሞ ተመልካቾቼ ናቸው ይላሉ ማለት ነው። ስለዚህ ያ ማለት ምንድነው? ያው እንደ ንብረት የምቆጥረው ተመልካቼን ነው ተመልካቼ ካለ እኔ መስራት እችላለሁና ማትረፍ እችላለሁ። እያሉ ነው ወይንም ደግሞ ትርፌ ተመልካች ማፍራቴ ነው። ወይንም ደግሞ ተከታይ ማፍራቴ ነው። ማለታቸው ነው ያው ሀብቴ ያ ነው ማለታቸው ነው ማለት ነው። እና ያው ገንዘብን ስናየው ትርጉሙ ይህን ይመስላል በዋናነት ግን ያው በሀገራችን ገንዘብ ተብሎ የሚታወቀው ነገር ምንድነው ብር ነው ማለት ነው። ብር የሚል ስያሜ አለው።

እሺ እንግዲህ ግራ ይላል ርዕሳችን። ግራ ማለት እንግዲህ የቀኝ ተቃራኒ ማለት ነው። ያው ይሄ ግራ የሚለውን ነገር የተለያየ ነገር ላይ እናገኘዋለን። ለምሳሌ እጃችንን አንደኛውን ቀኝ እንላለን አንደኛውን ደግሞ ግራ እንላለን ማለት ነው። ያው አንዳንዴ ግራ የሚለው ወይንም ደግሞ ቀኝ የሚለው ነገር አቅጣጫም ለመጠቆም ይረዳናል ማለት ነው። ያ ማለት ምን ማለት ነው ለምሳሌ አንድ ሰው የሆነ መንገድ ሲጠይቀን ደግሞ የሆነ ቦታ ሲጠይቀን ለምሳሌ ትምህርት ቤቱ የቱ ጋር ነው? እዚህ ጋር፣ እዚህ ሰፈር ያለው ትምህርት ቤት ምን ጋር ነው ቢለን አቅጣጫ አሁን ልንጠቁመው ስንል ይሄ ግራ የሚለውን ቃል ልንጠቀም እንችላለን። ቀጥታ እንደሄድክ ወደ ግራ ትታጠፋለህ ካልን ከዛም በኋላ ትምህርት ቤቱን ታገኘዋለን ብለን ብንነግረው? ያ ማለት ምን ማለት ነው? ቀጥታ ሄደህ ወደ ግራ ትታጠፋለህ፣ የሚለው ሰውየው ከሄደ በኋላ ወደ ግራ እጁ ነው የሚታጠፈው ማለት ነው። ስለዚህ ግራ የሚባለው አንደኛው አካል ግራ ይባላል፣ አንደኛው አካል ቀኝ ይባላል። ሰውነታችን ላይ ያለው አካል ማለት ነው። ስለዚህ ያ ግራ የሚባለው ወደ ግራ ወደሚባለው አካሉ ይታጠፋል ማለት ነው ስለዚህ ምንድነው የአቅጣጫም መጠቆሚያ ነው ማለት ነው። ይሄ ግራ የሚባለው ነገር ሌላው ደግሞ እንግዲህ ያው ሰውነታችን ላይ ለምሳሌ ግራ እጅ አለ፣ ግራ እግር አለ። እንደገና ደግሞ ያው ሁለት፣ ሁለት የሆኑ ነገሮች ሁሉም ግራ አላቸው ማለት ነው። ግራና ቀኝ ይባላል ማለት ነው። ሁለት የሆነ ነገር ግራና ቀኝ ተብሎ ይታወቃል ማለት ነው። ይህ እግራና ቀን የሚለው ነገር አቅጣጫን ነው የሚያሳየው ማለት ነው፣ ወይንም ደግሞ የአቀማመጥ ሁኔታ ነው የሚያሳየው ማለት ነው። ስለዚህ ይሄ ግራ በሚለው ዙሪያ ያው ብዙ ጊዜ ግራ አካላችን ብዙ ፈጣን ያልሆነው አካል ነው ማለት ነው። ያ ፈጣን ያልሆነው አካል ማለት ለምሳሌ ጽሁፍ የምንጽፈው ቀኝ፣ በቀኝ እጃችን ከሆነ ቀኝ እጃችን ነው ማለት ነው ፈጣኑ። ወይንም ደግሞ ፈጠን ብሎ ነገሮችን የሚያስኬደው ቀኙ እጃችን ነው ማለት ነው። እንግዲህ አይምሮም ያው ግራውና ቀኙ ብለው ይከፍሉታል። ብዙ ጥልቅ ያለ እውቀት የለኝም እዛ ላይ። ግን እንዲሁ ያው ሲሉ እሰማለሁ ምሁራን ቀኙ የአእምሮአችን ክፍል ይላል፣ ግራው የአእምሮአችን ክፍል ይባላል። ብዙ ጊዜ ያው ግራ የሆነ ግራ ለምሳሌ እከሌ ግራ ነው ከተባለ እከሌ ኔጌቲቭ ነው እንደማለት ነው። ጥሩ አመለካከት የለውም፣ ወይንም ደግሞ አይቀናም ቀኝ አይደለም፣ ወይንም ደግሞ ጥሩ የሆነ መአመለካከት የለውም እንደማለት ነው። እከሌ ግራ ነው ከተባለ ጥሩ አመለካከት የለውም ወይንም ደግሞ ፈጣን አይደለም የሰው ልጅ በቀኝ ነው ብዙ ነገር የሚያከናውነው። ለምሳሌ የሚጽፈው በቀኝ ነው ሰላምታ የሚለዋወጠው በቀኝ ነው። ምግብ መብላት የሚችለው ወይንም ደግሞ የሚበላው በቀኝ እጁንም። ስለዚህ ከግራው የአእምሮአችን ክፍል ቀኙ የአእምሮአችን ክፍል ፈጣን ነው ማለት ነው። ነገሮችን ለመቀበል ድርጊቶችን ለማድረግ ከግራው ይልቅ ቀኙ ይፈጥናል ማለት ነው ግራው እንግዲህ ትንሽ ያው ቀስ ያለ ነገር ይመስለኛል እና አንዳንድ ሰዎች ምንድነው? ግራው የአእምሮአቸው ክፍል የሚፈጥን አለ። ያ ማለት በጣም ጥቂት አምስት ፐርሰንት ወይንም ደግሞ ከዛ በታች ሊሆንዬ ይችላል ጥናት ቢደረግ እዚህ ላይ በግራ እጃቸው የሚጽፉ ሰዎች አያለሁኝ። እንደገና ያው በግራ እጃቸው ምግብ የሚመግበቡ በግራ እጃቸው ሰዎችን ሰላም ለማለት የሚቀናቸው፣ ሰዎች አሉ። ሌላው ደግሞ ያው ይሄ ማለት ይመስለኛል እንግዲህ የነሱ ግራ የአእምሮ ክፍላቸው ትንሽ ከቀኙ ይልቅ ይፈጥናል ማለት ነው። ያው ትንሽ ተቃራኒ ነገር ነው ማለት ነው ከአብዛኛው ማህበረሰብ ጋር ስናስተያየው። ያው በአጠቃላይ ይሄ ግራ ቀኝ የሚባለው ነገር እኩል ተያይ ነገሮች ሲሆኑ ተቃራኒ የሆኑ ነገሮች ናቸው። ማለት ነው እና ግራን ያው በዚህ አይነት መንገድ መግለጽ እንችላለን።

እሺ መስኮት ይላል እንግዲህ ርዕሳችን መስኮት ማለት በአንድ ክፍል ውስጥ የሚዘጋጅ ለአየር ማስወጫና ማስገቢያ ወይንም ደግሞ ለእይታ የሚሆን ከበር ውጪ የሚዘጋጅ ቀዳዳ ማለት ነው። ያው መስኮት ሲባል እንግዲህ ከበር አነስ ያለ ሆኖ እታች ድረስ አይወርድም ገዳዳው የተወሰነ መሃል ላይ የሚወጣ ክፍተት ማለት ነው። እንግዲህ ያ ክፍተት የራሱ የሆነ በር ወይንም ደግሞ መዝጊያ መግጠሚያ ይዘጋጅለታል። እንግዲህ መስኮቶች በተለያየ መንገድ ይዘጋጃሉ። አንደኛ ነገር በብረትና በመስታወት ተደርጎ ይዘጋጃል ማለት ነው። ያው መስታወቱ ወደ ውጪ የሚያሳይ ሆኖ ግን ወደ ውስጥ ደግሞ አያሳይም ማለት ነው። ስለዚህ ያ ማለት ሰዎች ከውጪ የሆነ ወደ ውስጥ ማየት አይችሉም በዛው መስታወት ግን ማንኛውም ሰው ውስጥ ሆኖ ውጪ ያለውን ነገር በመስኮት አማካኝነት መቆጣጠር ይችላል ማለት ነው። ሌላው ነገር እንግዲህ ያው ከዛ ባለፈ መስኮት ላይ መጋረጃ ይደረጋል ያው ለመከለል እና ለመሸፈን ነው የሚደረገው እንደዛ መስኮት በዋነኝነት እንግዲህ አየር ለማስወጣትና ለማስገባት ያገለግላል። ሌላ ደግሞ ለዛ ክፍል ተጨማሪ የሆነ ብርሃን እንዲያገኝ ያገለግላል ማለት ነው። እንግዲህ መስኮትን ብዙ ጊዜ ጠዋት ጠዋት ላይ የመክፈት ልምድ አለኝ። እኔም ከዚህ ጋር በተያያዙ ተያይዞ ምክንያቱም ጠዋት ልክ ከእንቅልፌ ስነግሳ ውስጥ ያለው አየር ወደ ውጪ እንዲወጣና ውጪ ላይ ያለው አየር ደግሞ ወደ ውስጥ እንዲገባ መስኮቴን እከፍታለሁ ማለት ነው። መስኮቴን ከፍቼ እንግዲህ የተወሰነ ትንሽ ወደ ውጪ እመለከታለሁኝ። እና ያው ጠዋት ላይ የፀሀይ ብርሃን ወይንም ደግሞ የፀሀይ አወጣጥል አያለሁ በዛው ማለት ነው። መስኮቴ ላይ ቆሜ ወደ ውጪ አያለሁ ማለት ነው። እና የተወሰነ አየርን እቀበላለሁ ያ በጣም ጥሩ ስሜት ይሰጠኛል። አንደኛ የጠዋቱን አየር እቀላቀላለሁ ማለት ነው። ሁለተኛ ነገር ደግሞ የፀሀይን አወጣጥ አያለሁ ማለት ነው። በጣም የሚያምር እይታ አለው እና ጥሩ ስሜት ነው የሚሰጠው ይሄን ጠዋት ላይ ተነስቶ በመስኮት ወደ ውጪ መመልከት ወይንም ደግሞ የውጪውን አየር ማስገባት በጣም አእምሮአችንን ያድስልናል። ሌሎች ሰዎችን እንደዚህ ቢያደርጉ ብዬ እመክራለሁኝ። እንግዲህ ያው መስኮት ደግሞ አንዳንድ ቦታዎች ላይ በእንጨት ወይንም ደግሞ በ ይሄ በእንጨት በጣም በሚያምር መልኩ ይዘጋጃል በተለይ በእንጨት የሚዘጋጀው መስኮቶች ያው በፊት ላይ እንደ ፋሽን ተደርገው ወይንም ደግሞ እንደ ዘመናዊነት ተደርገው ይቆጠራሉ ማለት ነው። አሁን ላይ ግን ያው በብዛት አናይም እንደዛ ሲደረግ ወይንም ደግሞ በእንጨት ሲያደርጉ ብዙም አናይም ዘመናዊ የሆኑ ቤቶች ላይ ወይንም ደግሞ አዳዲስ የሚሰሩን ቤቶች ላይ እንግዲህ መስኮትን በላሜራ ብረት እና ዙሪያውን በላሜራ ብረት አድርጎ ከዛም በኋላ ይኸው መሃል ላይ ወይንም ደግሞ ሙሉ ለሙሉ ሽፋኑ መስታወት ነው የሚያደርጉት ማለት ነው እንግዲህ ይሄ ያው መስታወት የራሱ የሆነ ለዛ ተብሎ የሚዘጋጀው የመስታወት አይነት አለ ማለት ነው እና ያንን የመስታወት አይነት ነው የሚጠጠሙት ያው ከዛ በተጨማሪው መስኮት ግራና ቀኝ ለሁለት መክፈት ይቻላል። በአዲስ መልክ የሚሰሩት መስኮቶች እንደዛ ነው የሚሰሩት ብዙ ጊዜ ያው መስኮት ሲወጣ ምንድነው የሚደረገው የላኛው የመስኮቱ ጠርዝ ከበሩ ጠርዝ ጋር እኩል እንዲሆን ይደረጋል ማለት ነው። ያ ለምንድነው የሚጠቅመው ያው ለእይታ ወይንም ደግሞ ለውበት ነው እንደዛ የሚያደርጉት ማለት ነው እኩል የሚያደርጉት ከታች ያለው ክፍሉ ግን ቁመቱ ደግሞ ስናየው ከበር በጣም እያነሰ ነው መሃል ላይ ነው የሚቀረው ማለት ነው። ቢያንስ የበሩን ግማሽ የሚያህል አይነት ደረጃ ቢሄድ ነው እንጂ እታች ድረስ ከወረደ በር ነው የሚባለው እና ያው በአጠቃላይ ስለ መስኮት ይሄንን ማለት ይቻላል ያው ሰዓት እያለቀ ስለሆነ እዚህ ላይ አበቃለሁ ማለት ነው። ስለ መስኮት

እሺ ሩዝ ይላል ርዕሱ እንግዲህ ሩዝ ማለት ከምግብ አይነቶች አንዱ ነው። እንግዲህ ሩዝ በሀገራችንም በተለያዩ ቦታዎች ላይ ይመረታል። ያው ለምግብነት የሚያገለግል የምግብ አይነት ነው። በውጭም እንደዛው ይመረታል ሩዝ ሩዝ እንግዲህ ከአታክልት የምናገኘው የሰብል አይነት ነው ማለት ነው። ስለዚህ ሩዝን እንዴት እንጠቀማለን ወይንም ደግሞ እንዴት ነው ለምግብነት የምናዉለው በምን አይነት መንገድ ነው የሚለውን ነገር እናያለን? ሩዝ እንግዲህ በተለያየ መንገድ ተዘጋጅቶ ለመግብነት ሲውል ይስተዋላል። አንደኛው ነገር ሩዝን በመቀቀል ከተለያየ አታክልት ጋር ለምሳሌ ከ ከካሮት ጋር አንድ ላይ በማድረግ ቲማቲም በመጨመር እና ድንችን አንድ ላይ ቀላቅሎ ሩዝን ከሩዝ ጋር አንድ ላይ ይዘጋጃል ማለት ነው። እና ይህ ሩዝ ከተለያዩ ማባያዎች ጋር ይበላል አንደኛ ብቻውንም ይበላል ያው እሩዝ ብቻውን በማንኪያ ተደርጎ ይበላል ማለት ነው። ሌላኛው ነገር ደግሞ ከ በዳቦ ተደርጎ እንደማባያነት ሩዝ ይቀርባል ማለት ነው። ከዛ በተጨማሪ ደግሞ ያው በእንጀራም መብላት ይቻላል ማለት ነው። ሌላው ደግሞ እንግዲህ ሩዝን ከስጋ ጋር ከማንኛውም ከበሬ ስጋ ሊሆን ይችላል ከፍየል ስጋ ጋርም አንድ ላይ ተደርጎ ይሰራና አሪፍ የሆነ ጣዕም አለው ማለት ነው በዛ መልኩ ይበላል። ከዛ በተጨማሪ ደግሞ ያው ሩዝ ከ ይሄ ከዶሮ ስጋ ጋር አንድ ላይ የሚሰራበት ሁኔታ አለ። ያ ምንድነው? ሩዝን ከዶሮ ስጋ ጋር አንድ ላይ አድርጎ ማለት የዶሮ ወጥ ሳይሆን ዶሮዋን የዶሮ ስጋ በደንብ ተደርጎ ከተጸዳ በኋላ ትጠበሳለች። እንግዲህ ያ የዶሮ ስጋ በተለያየ ቅመማ ቅመም እና በዘይት ከተጠበሰ በኋላ ሩዙ ለብቻ ይቀቀልና የተለያዩ ቅመሞች ተደርጎበት ያ የዶሮ ስጋ አንድ ላይ ተቀይጦ ይመጣል ማለት ነው። ያ የተጠበሰው የዶሮ ስጋ አንድ ላይ ከሩዙ ጋር ተደርጎ ይበላል ማለት ነው። በጣም ጣፋጭ እና ጥሩ ጣዕም አለው እና በጣም አሪፍ የሆነ ምግብን ነው የሚፈጥረው ማለት ነው። እንግዲህ ያው ሩዝ በተለያዩ ቦታዎች ላይ እናገኘዋለን በተለያዩ የገበያ ቦታዎች ላይ እናገኛለን በዋናነት ያው የተለያየ የሸቀጣ ሸቀጥ መደብር ላይ ሄደን መግዛት እንችላለን እንግዲህ በአሁን ሰዓት ገበያ ላይ ያለው ሩዝ ሁለት አይነት ሩዝ አለ። የውጭው እና የሀገር ውስጥ በመባል ይታወቃል ማለት ነው። ያው የውጭው ትንሽ ጣዕሙ ከሀገር ውስጥ ሩዝ ለየት ይላል እና የመጣፈት ነገር አለው ከብዛትም አንፃር ትንሽ ያው መጠኑ በዛ ይላል። ዋጋውም እንግዲህ ለዛ ይመስለኛል ያው ከውጪም ስለሚመጣ የተለያየ ቀረጥ ተከፍሎበት ስለሆነ ዋጋው ትንሽ ከፍ ይላል። ከሀገር ውስጥ ሩዝ ሌላው እንግዲህ ሩዝን በተለያየ መጠን እና ቅርጽ ይሸጣል እና በተለያየ ነገር ታሽጎም ይሸጣል። ለምሳሌ ከ ያልታሸገው ሩዝ ከሩብ ኪሎ ጀምሮ ወይንም ደግሞ የሩብ አጋማሽን ብሎ መግዛት ይቻላል። ከዛ ጀምሮ እንግዲህ እስከ ሃያ አምስት ኪሎ ድረስ መግዛት ይቻላል። ወይንም ደግሞ የታሸገዉም ሩዝ ደግሞ ሲሆን በአንድ ኪሎ ግራም አለ። ከዛ ከአንድ ኪሎ ግራም አንስቶ እስከ ሃያ አምስት ወይንም ደግሞ እስከ አምሳ ኪሎ ግራም ድረስ ይሄዳል ማለት ነው አንዳንድ ጊዜ ያው በመዳበሪያ አምሳ ኪሎ ግራም ተመዝኖ ታሽጎ ይሸጣል ማለት ነው። እንግዲህ ያው ሩዝን በዚህ አይነት መልኩ ለምግብነት እንጠቀመዋለን ወይንም ደግሞ ያገለግላል ማለት ነው። ያው በአጠቃላይ ሩዝ የሰብል አይነት ወይንም ደግሞ የአታክልት አይነት ነው እና ይህ የአታክልት አይነት ለምግብነት የሚያገለግል የአታክልት አይነት ነው። ከዛ በተጨማሪ እንግዲህ ሩዝን ከጤፍ ጋር አንድ ላይ በማስፈጨት ለእንጀራ እህልነት እንጠቀመዋለን ያው ይሄ ደግሞ ለየት ያለ እንትን ነው ያው ጤፍን ጤፍና ሩዝን አንድ ላይ በመቀላቀል ከዛን ይፈጭና ለእንጀራ ወይንም ለተለያየ ቂጣ ሊሆን ይችላል ይውላል ማለት ነው። ለዛም አገልግሎት መዋል ይችላል

ርዕሳችን እንግዲህ ብድር ይሰኛል። ብድር ማለት ምንድነው? ገንዘብም ሊሆን ይችላል እቃም ሊሆን ይችላል። ከአንድ ሰው ላይ ወስደን ከዛም በኋላ ተመሳሳይ የሆነ ነገር የምንመልስበት ማለት ነው። ብድር የሚባለው በአጭሩ ለምሳሌ ገንዘብ ሊሆን ይችላል። ያንን ገንዘብ ወይንም ደሞ ብር ሲቸግረን ወይንም ደሞ ያ ብር ሲያስፈልገንና እጃችን ላይ ያንን ብር ማግኘት ሲያቅተን። ከሰው ጋ ሄደን እንጠይቃለን ማለት ነው። እና ያንን ብር ሲሰጡት ሲሰጡን ምንድን ነው ብድር ተበደርን ይባላል ማለት ነው። ወይንም ሰውን ስንጠይቅም አበድረኝ ብለን ነው የምንጠይቀው ማለት ነው። አበድረኝ የሚለው ቃል እመልሳለሁ እንደማለት ነው። ስለዚህ ብድር ይባላል ያ ነገር ብድር እንግዲህ በተለያየ ተቋማት ወይንም ደግሞ በተለያየ ደረጃ እንደየመጠኑ ሰዎች ሲበደሩ እናያለን። ለምሳሌ ግለሰቦች ከጓደኞቻቸው ላይ ከዘመዶቻቸው ከቤተሰብ ላይ ብድርን ይወስዳሉ የገንዘብ ብድር ማለት ነው። ያ የገንዘብ ብድር እንግዲህ ያው የሚመልሱበት የጊዜ ገደብ ይኖራቸዋል እና መልሰው የሚሰጡት ብር ተመሳሳይ የወሰዱትን ያህል መጠን ብር ነው ማለት ነው። አንዳንድ ጊዜ ያው ይሄኛው በግለሰብ ደረጃ የሚካሄድ ብድር ነው። ለምሳሌ ብድርን በባንክ ደረጃ የምንወስድበት ሁኔታዎች አሉ እና የተለያዩ ባንኮችም ይሄን የብድር ሁኔታ ለተጠቃሚዎች ወይንም ለገንበኞቻቸው ያመቻቻሉ። እና ይሄ የብድር ሁኔታ የተለያየ አይነት የብድር ሁኔታዎች አሉ ባንክ ላይ ማለት ነው። ግን ከባንክ የምንወስዳቸው ብድሮች የሚመለሱት በወለድ ነው ወይንም ደግሞ ተጨማሪ ብር በማስገባት ነው ማለት ነው። እንግዲህ የተጨማሪ ብር የሚገባው የራሱ የሆነ ስሌት መስፈርት አለው ማለት ነው። ያ መስፈርት ለምሳሌ በወር የሚከፍለው ብር ላይ የተወሰነ እጅ ያህል በተበደረው ብር መሰረት የተወሰነ እጅ ያህል ጨምሮ ነው ማለት ነው። እሚከፍለው ያ ያ እንግዲህ የሚሰላው እንዴት ነው? ለምሳሌ የተበደረው ብድር በአንድ አመት ውስጥ የሚመለስ ከሆነ የተበደረው ብድር ለምሳሌ ያህል አንድ ሺህ ብር ነው ብለን ብንይዝ እና ከአንድ ሺህ አንድ ሺህ ብር ተበድሮ የተበደረውን ብድር ሃያ ፐርሰንት ጨምሮ ነው። የሚመልሰው ከተባለ ያ አንድ ሺህ ብር የተበደረው ሰውዬ አንድ ሺህ ሁለት መቶ ብር አድርጎ ነው እሚመልሰው ማለት ነው። ያው ይሄ በቀላሉ ለማስረዳት ያስቀመጥኩት ምሳሌ ነው። ስለዚህ ሃያ ፐርሰንቱ አንድ ሺ ሁለት መቶ ብር ይሆናል ማለት ነው። ያ አንድ ሺ ሁለት መቶ ብርን እንግዲህ አስራ ሁለት ወር እናካፍለዋለን ከዛም በኋላ በአስራ ሁለት ወር የሚደርስበትን የብር መጠን እንግዲህ በየወሩ ይከፍላል ማለት ነው። ያ የሚከፍለው ክፍያ በተበደረ በቀጣዩ ወር ነው እሚጀምረው መክፈል እሚጀምረው ይህ የባንክ ብድር ሲሆን ነው። እንደዛ የሚጀመረው ማለት ነው እንግዲህ ባንኮች በተለያየ ሁኔታ ውስጥ ያሉ ሰዎችን ያበድራሉ አንደኛ ነገር ቅድሚያ ለሰራተኞቻቸው የሚያበድሩት ከፍተኛ የሆነ የብር መጠን ነው ሌላው ደሞ ለደንበኞቻቸው የሚያበድሩት የበር ሁኔታ ነው ማለት ነው። እንግዲህ ደንበኞች ያንን ብድር ሲበደሩ የተለያዩ መያዣዎችን እንዲያመጡ ይጠየቃሉ። ሌላው ነገር ደግሞ የሚታየው መስፈርት ምንድነው? በዛ ባንኩ ውስጥ ያደረጉት ተቀማጭ ወጪን ገቢ ጨምሮ ወደኋላ ቼክ ይደረጋል ወይንም ደሞ ይታያል ያ ከታየ በኋላ ያንን መስፈርት የሚያሟሉ ከሆነ ያው ተያዥ ወይንም ደግሞ እንደ ተያዥ የሚያገለግል ንብረትም ሊሆን ይችላል ሰውም ሊሆን ይችላል። የገቢ መጠኑ ታይቶ በዛ ተያዥ መሰረት ብድሮችን ይበደራሉ ወይንም ደግሞ ይወስዳሉ ማለት ነው። ያ የወሰዱትን ብድር እንግዲህ የተወሰነ ወለድ ተጨምሮበት ወይንም ደግሞ ተጨማሪ ብር ተጨምሮበት ይመልሳሉ ማለት ነው። ያው ለድርጅቱ ትርፉ ምንድነው? ያ ተጨማሪ ብር ጨምሮ የሚመለስበት ያቺ የድርጅቱ ወይንም ደግሞ የባንኩ ትርፍ ይሆናል ማለት ነው። ያው ባንኮች አትራፊ ድርጅቶች ስለሆኑ እንግዲህ ያው ብድርን ትንሽ ያው በአጭሩ ይሄን ይመስላል።

እሺ ጥያቄው ምን ይላል? መታጠቢያ ቤት የት ነው? ይላል ማለት ነው እንግዲህ ይሄ ጥያቄ በዋናነት የሚጠየቀው ምንድነው? ምግብ ቤት ላይ ሆቴሎች ላይ ወይንም የሆነ አገልግሎት መስጫ ተቋም ላይ ነው ይህ ጥያቄ የሚጠየቀው መታጠቢያ ቤት የት ነው? ሲባል መታጠቢያ ማለት የእጅ መታጠቢያ ሊሆን ይችላል ስለዚህ የእጅ መታጠቢያ ገንዳው ምኑ ጋር ነው ያለው ብሎ ጠየቀ ማለት ነው። ይህ ሰውዬ እንደዚህ ብሎ የሚጠይቀው ያንን መታጠብ ፈልጓል ማለት ነው። በአጠቃላይ ስለዚህ የመታጠቢያ ገንዳው የሚገኝበትን ቦታ ነው የምንጠቁመው ማለት ነው። እንግዲህ ብዙ ጊዜ መታጠቢያ ቤት ወይንም ደግሞ መታጠቢያ ገንዳ ከሽንት ቤት ጋር አንድ ላይ ተያይዞ ይሰራል። ይሄ ማለት ያው ከመጸዳጃ ቤት ውጪ ውጪ ወይንም ደግሞ ጎን ላይ ተደርጎ ይሰራል ማለት ነው። ይህ መታጠቢያ ቤት እንግዲህ አንድ ሰው መታጠቢያ ቤት የት ነው ሲባል መታጠቢያ ቤቱ ከመጸዳጃ ቤቱ ጎን ላይ ታገኘዋለህ ብለን ልንመልስ ይገባል ወይንም ደግሞ ይሆናል ማለት ነው። ወይንም ደግሞ መታጠቢያ ቤቱ ያለበትን ቦታ የተዘጋጀለትን ቦታ እንመልሳለን ማለት ነው። እንግዲህ ያው መታጠቢያ ቤት ሲባል አንደኛ የእጅ መታጠቢያ ሊሆን ይችላል። ያው ሰዎች ብዙ ጊዜ የሆነ ቦታ ላይ ሄደው ሬስቶራንት ሊሆን ይችላል ሪዞርትም ሊሆን ይችላል ሆቴል ሊሆን ይችላል ወይንም ደግሞ ቀለል ያለ አነስተኛ ምግብ የሚያዘጋጁ ሊሆኑ ይችላሉ። ያንን ምግብ ከተመገበ በኋላ ወይም ደግሞ ምግቡን ሊመገብ ሲል ብዙ ጊዜ የሚጠይቀው ጥያቄ መታጠቢያ ቤቱ የቱ ጋር ነው ብሎ ነው የሚጠይቀው እነዚህን ጥያቄዎች እንግዲህ የሚቀርብላቸው አስተናጋጆች ናቸው። ያው አስተናጋጆችን ምግብ ይዘው ሊመጡ ሲሉ ወይንም ደግሞ ምግብ ይዘው ሲመጡ መታጠቢያ ቤቱ ምን ውጋ ነው ብሎ ይጠይቃል ማለት ነው። እነሱም መታጠቢያ ቤቱ ያለበትን አቅጣጫ ያሳያሉ ማለት ነው። ያው በዋናነት እዚህ አካባቢ ላይ እንደዚህ ያሉ ጥያቄዎች ይነሳሉ የሚታጠቡትም ያው እጃቸውን ነው ታጥበው ወደ ምግባቸው ተመልሰው የሚሄዱት ከበሉም በኋላ ተመልሰው እዛ መታጠቢያ ቦታ ላይ ሄደው እጃቸውን ይታጠባሉ ማለት ነው። ሌላው ነገር ደግሞ ያው መታጠቢያ ቤት ሲባል ከ ይሄ የገላ መታጠቢያ ሊሆን ይችላል እና ብዙ ጊዜ የገላ መታጠቢያ በተለምዶ ሻወር ቤት በመባል ይታወቃል ማለት ነው። እንግዲህ ሻወር ቤት በሁለት አይነት መንገድ ይሰራል ወይንም ይዘጋጃል ሻወር ቤት ራሱን ችሎ ብቻውን እንደመታጠቢያ ቤት ለብቻ ይዘጋጃል ወይንም ደግሞ ከሽንት ቤት ጋር አንድ ላይ ተያይዞ በአንድ ክፍል ውስጥ የሚሆንበት አጋጣሚም በጣም ሰፊ ነው። ማለት ብዙ ቦታዎች ላይ ስንሄድ አንድ ላይ ከሽንት ቤት ወይም ደግሞ ከመጸዳጃ ቤት ጋር አንድ ላይ ተያይዞ መታጠቢያውም እዛው ጋር ይሰራል ማለት ነው። እንግዲህ ይሄ መታጠቢያ አይነት የሚሰራው ምንድነው? ከላይ በውሃ እቱቦ ተደርጎ ከላይ ውሃው እንዲወርድ ይደረጋል ማለት ነው። እና ያው ሰው እዛ ውስጥ ገብቶ ሙሉ ገላውን መታጠብ ይችላል ማለት ነው። እና ሙሉ ገላውን ታጥቦ ያው ውሃውን ዘግቶ ይወጣል ማለት ነው። እንግዲህ መታጠቢያ ያው ከዛ በተጨማሪ ደግሞ ያው ስለ መታጠቢያ ካወራን አይቀር መታጠቢያ ሌላ ደግሞ በገንዳ መልክ የሚሰራ ወይንም ደግሞ የሚዘጋጅ መታጠቢያ አለ። ይህ በገንዳ መልክ ማለት ያው በቧንቧ ውሃ ይመጣል ገንዳውን እንሞላለን ማለት ነው ገንዳውን ከሞላን በኋላ ያው ውስጡ ገብተን ተኝተን ወይንም ደግሞ ጋደም ብለን መታጠብ የሚችልበት አይነት መታጠቢያ ነው ማለት ነው። እንግዲህ ይሄ መታጠቢያ ቤት ከዛ ለየት የሚያደርገው ያው ውስጡ የተወሰነ መቆየት እንችላለን ማለት ነው። የገንዳውን ጫፍ እንዳይፈስ ዘግተን ያው ሰዎች እንደዛ ሲያደርጉ ይስተዋላል ገንዳውን ይሞሉና ያንን ገንዳ በአረፋ ይሞሉታል ማለት ነው። ከዛም በኋላ ውስጡ ይገቡና የተወሰነ እረፍት ያደርጋሉ ማለት ነው። እና ያ ነገር ያው የሚያዝናናቸው ሰዎች አሉ ከዛ በተጨማሪም ደግሞ የተለያዩ መጠጦችን እዛ ውስጥ ሆነው ይጠጣሉ ማለት ነው። እና ያው ይሄን ብቻ ያው መታጠቢያ ቤት ነው የሚባለው በአጠቃላይ ማለት ነው። ይሄ በግለሰቦች ደረጃ ነው እንደዚህ ያሉ ነገሮች የሚዘጋጁት እና አንዳንድ በጣም ዘመናዊ የሆኑ ሆቴሎች ውስጥ እንደዚህ ያሉ ነገሮች አንድ ላይ ተያይዞ ይዘጋጃሉ። በአጠቃላይ ግን መታጠቢያ ቤት ነው። የሚለው አረፍተ ነገር ጥያቄያዊ

እሺ እድለኛ የሚለውን ቃል እንግዲህ የተለያዩ ገጠመኞች የሚሳኩለት ሰው ማለት ነው። ያው እድለኛ የሚለው ቃል ለሰው ስለሚያገለግል ማለት ነው። አንዳንዴ እከሌ እድለኛ ነው ይላል። ያ እድለኛ ነው የሚባለው ነገር አንድን ነገር ሳያስበው እንዲሁ ምንም ነገር ስለዛ ነገር ሳያስብ ወይም ደግሞ ብዙም ስለዛ ነገር ሳይለፋ እንዲሁ በአጋጣሚ የሚያገኛቸው ትርፎች ወይንም ደግሞ የሚያገኛቸው ጥቅሞች ናቸው ማለት ነው ይሄ እድለኛ ይባላል ማለት ነው። እንግዲህ ያው እድልን ስናይ እድለኛ የሚለው ቃል በተለይ በሎቶሪ ውስጥ በጣም ጎልቶ ይስተዋላል። ይሄም ማለት ለምሳሌ እድለኛ ሰው ይባላል ማለት ነው ሎተሪ እየወጣለት ሰው እድለኛው ተረኛ ማነው ብለው ይጠራሉ። ብዙን ጊዜ ያ ማለት ያው ሎተሪ ማለት እንግዲህ ሰዎች አስበውበት ወይንም አቅደውበት የሚያገኙት ገንዘብ ሳይሆን ሳይሰሩ ወይንም ደግሞ ሳያቅዱ ምንም አይነት ነገር እዛ ነገር ላይ ሳይለፉ ትኬቱን ብቻ እዛ ጋር የሚያደርጉት አስተዋጽኦ ምንድነው? ትኬቱን ብቻ ይቆርጣሉ ከዛም በኋላ እንግዲህ እጣው ከደረሳቸው እድለኛ ሰው ይባላል ማለት ነው። ከነ አባባሉ ያ እድለኛ ሰው የተባለበት ምክንያት የሚያገኘው ብር ወይንም ደግሞ የሚያገኘው ገንዘብ ከምንም አይነት የለፋበት ነገር አይደለም ምክንያቱም ካወጣው ወጪ ጋር ምንም ሚዛናዊ ያልሆነ ገንዘብ ነው ማለት ነው። ያወጣው ወጪ በጣም ትንሽዬ ወጪት የትኬቷን የገዛበት ወጪ ብቻ ነው ምናልባት መቶ ብር ወይ ሃምሳ ብር ሊሆን ይችላል። ግን የሚያገኘው እዚህ ጋር እድለኛ ከሆነ ያ ሰውዬ እጣው ከወጣለት እና እድለኛ ሰው ከሆነ እንግዲህ የሚያገኘው ገንዘብ ትንሽ ዳጎስ ያለ ወይንም ደግሞ ከፍተኛ ይሆናል ማለት ነው። ስለዚህ ከዛ አንፃር ይመስለኛል ያው ሎተሪ የሚወጣላቸውን ሰው እድለኛ ተብለው ይጠራሉ ማለት ነው። በተለምዶ ስለዚህ አንዳንዴ ደግሞ ራሱ ቁጥሩ ራሱ የሚወጣው ቁጥር በራሱ እድል ቁጥር ተብሎ ነው የሚጠራው ማለት ነው። የእድል ቁጥር ተብሎ ይጠራል ያ የእድል ቁጥር ማለት ያው በቃ ሰውየው ያው ቁጥር ከያዘ ያው ቁጥር ካለው ያን ብር ይወስዳል ማለት ነው። አለፋበትም እዛ ብር ላይ ምንም አይነት ነገር አለፋበትም ወይ ጉልበቱን አላወጣበትም ወይም ገንዘቡን ደግሞ በዛ መጠን አላፈሰሰበትም ማለት ነው። ስለዚህ ያው እድል ማለት በነፃ የሚገኝ ነገር ወይንም ደግሞ ሳይለፉ ሳይጥሩ ወይንም ደግሞ ብዙ ገንዘብ ሳያወጡ ግን ደግሞ የሚገኘው የሚገኘው ነገር ነው። ስለዚህ የሚገኘው ነገር ደግሞ በጣም ትልቅ የሆነ ነገር ወይንም ደግሞ ሌሎች ሰዎች ከብዙ ጥረትና እልፋት በኋላ የሚያገኙት ነገር ነው ማለት ነው። ስለዚህ ያንን ነገር የሚያገኝ ሰው ወይንም ደግሞ ማግኘት ማለት እድለኛ ይባላል ማለት ነው። እና ያው ይሄ እድለኛ ሰዎች ይመስለኛል እኔ አንጃ በተፈጥሮ እድለኛ ሆኖ የተፈጠሩ ሰዎች ይኖራል ብዬ እገምታለሁ። አንዳንዴ ስናየው ሎተሪ ደጋግሞ የሚወጣላቸው እድለኞች አሉ ሰዎች አሉ እንግዲህ እንደዛ ሰዎች ያው በተፈጥሯቸው እድለኛ ሰዎች ናቸው ማለት ነው። ያው ሌላም እንግዲህ የተለያዩ ጥቅማ ጥቅሞች ሊሆን ይችላል የተለያዩ የሚጠቅሙ ነገሮች ሊሆን ይችላል። ያንን ነገር እንግዲህ ብዙ ሳንለፋበት የምናገኘው ከሆነ እድለኛ ሰው ወይንም ደግሞ እድል ይባላል ማለት ነው። ያ ነገር እንግዲህ እድልን ስናይ በትንሹ ይህ ይመስለኛል እኔም ከእድለኛ ሰዎች መካከል አንዷ ነኝ ብዬ እገምታለሁኝ። ብዙ ጊዜ አንዳንዴ ያልጠበኳቸው ነገሮች አሪፍ ሆነው አገኛቸዋለሁ እና በአሪፍ መልኩ ይሳኩልኛል እና ራሴን እድለኛ ነኝ። ብዬ እገምታለሁ እንደዛም ነኛ።

እሺ ፈጣን የሚለውን ቃል እናገኛለን ፈጣን የሚለውን ቃል በዋናነት ጥሬ ትርጉሙ ቶሎ እንደማለት ነው ያ ማለት ምን ማለት ነው የሚለውን ነገር ስናይ ደግሞ አንድ የተሰጠ የጊዜ ገደብ አለ ወይንም ደግሞ ብዙ ሰው የሚስማማበት የጊዜ ገደብ ይኖራል ከዛ ጊዜ የገደብ ቀድሞ የሆነን ነገር መፈጸም ወይንም ደግሞ መድረስ ሊሆን ይችላል እንደዛ የሚደረግ ነገር እንግዲህ ፈጣን ይባላል ማለት ነው። ለምሳሌ ያህል ሰዎች አንዳንድ ሰዎች ሲያወሩ በጣም ፈጣን ነው ይባላል ወይንም ደግሞ እከሌ ሲያወራ በጣም ፈጣን ነው ሲባል ምንድነው በተደጋጋሚ ወይንም ደግሞ ቶሎ ቶሎ ያወራል ማለት ነው። ያው ከሌሎች ሰዎች በተለየ ቶሎ ቶሎ ቃላቶችን የመጥራት ባህሪ አለው እንደማለት ነው አንዳንድ ጊዜ ደግሞ ያው እኔ ፈጣን ተግባቢ ነኝ ይላሉ ሰዎች ያ ፈጣን ተግባቢ ነኝ ማለት ከሰዎች ጋር ቶሎ ብዬ መግባባት እችላለሁ እንደማለት ነው ያው ቀጥተኛ ትርጉሙ የሚሆነው ቶሎ የሚለው ቃል ነው እና ይሄ ፈጣን የሚለው ቃል በተለያየ አረፍተ ነገር ውስጥ ሲገባ እንግዲህ ያው ትርጉሙን ሊቀይር ይችላል፣ የተለያየ ትርጉም ሊይዝ ይችላል፣ ለጊዜው ያው ለምሳሌ ማህበራዊ ሚዲያ አሁን ላይ ያሉት ማህበራዊ ሚዲያ ፈጣን የሆነ የመረጃ አስተላላፊ መንገዶች ናቸው ሊባል ይችላል ይሄ ማለት ምንድነው ቶሎ ወይንም ደግሞ ሳይዘገይ ሳይቆይ መረጃን ለሰዎች ያደርሳሉ እንደማለት ነው። ያ ማለት ያው ቶሎ ነው በቃ ይሄ በደንብ ፈጣን የሚለውን ቃል ሊገልጸው የሚችል ቃል ቶሎ ነው ማለት ነው ለምሳሌ አበበ ቢቂላ ፈጣን ሯጭ ነው ቢባል ያ የሚገልጸው ምንድነው ድርጊት ነው በርግጥ ፈጣን ሯጭ የሚለው ነገር በጣም ከሚገመተው በላይ የሚሮጥ ወይንም ደግሞ በአጭር ደቂቃ ውስጥ በጣም ብዙ ኪሎ ሜትር የሚሮጥ ሰው ነው እንደማለት ነው። ያው ፈጣን ሯጭ ነው ሲባል ግን እዚህ ጋር ከጉብዝና ጋርም አንድ ላይ ይያያዛል ወይንም ደግሞ ይገናኛል ማለት ነው እንግዲህ ይሄ የፈጣን የሚለው ቃል አንዳንዴ ጎበዝ ወደሚለው ቃል ይሄዳል ማለት ነው ትርጓሜው ጎበዝ ወደሚለው ፍቺ ይሄዳል ማለት ነው። ከዛ በተጨማሪ እንግዲህ ፈጣን ከሚለው ነገር ጋር የተለያዩ የስም ስያሜዎች አሉ ፈጠነ ይባላል ለምሳሌ ያው ይሄ የሰው ስም ነው እንግዲህ ስያሜዎችም ያው ሲወጡ ወላጆች የተለያየ ምክንያት ይኖራቸዋል፣ ወይ አጋጣሚዎች ይኖራቸዋል ያንን ለዛ አጋጣሚ እንደ ማስታወሻነት ያወጣሉ ማለት ነው ብቻ ከሆነ ነገር ጋር አገናኝተው ፈጠነ የሚል ስም ይወጣል ማለት ነው ያው ኢትዮጵያ ውስጥ ስሞች ከነገሮች ጋር እያገናኙ ስለሚያወጡ ይመስለኛል እና ከዚህ ጋር እንግዲህ የተለያዩ የአገልግሎት ተቋማትን አንዳንድ ጊዜ ፈጣን የአገልግሎት ተቋም ነው ተብሎ ይወደሳል ማለት ነው እንደ ምስጋናም ይታያል ማለት ነው። ያ ማለት ያው በደንብ ሰዎችን ያስተናግዳል እና እዛ ሄደህ ብዙ አትቆይም አትንገላታም እንደማለት ነው ማለት ነው። ይሄ ፈጣን የህዝብ ፈጣን አገልግሎት ሰጪ ተቋም ነው ከተባለ እነዚህን ነገሮች በውስጡ አካቶ የያዘ ተቋም ነው ማለት ነው እና ይሄ ፈጣን የሚለው ቃል እንግዲህ ይሄንን ይመስላል ትርጓሜው።

ፈለግ የሚለው ቃል እንግዲህ ምንድነው ትርጉሙ ፈለግ ማለት? የአንድ ሰውን ድርጊት መከተል ማለት ነው። ፈለግ የሚባለው ድርጊትን ወይንም ደግሞ የአንድ ሰውን ተሞክሮ መከተል ያንን ተከትሎ መፈጸም ማለት ነው። ፈለግ ይባላል ያው ይሄ ፈለግ ለምሳሌ አንዳንድ ጥያቄዎች ሲጠየቁ እናስተውላለን አንዳንድ ሰዎች እንግዲህ በተለያየ ምክንያት የተወሰነ ውጤት ላይ ደርሰው ይገኛሉ። እና እዛ ውጤት ላይ ሲደርሱ እንግዲህ የተለያየውን ማህበራዊ ድረ ገጽ ለተለያየ ቃለመጠየቅ እነዛን ሰዎች ይፈልጋሉ። እና ከዚህ ከቃለ መጠይቃቸው ውስጥ አንዱ ጥያቄ የሚሆነው ያንተ ፈለግ ማነው ወይንም ደግሞ የማን ፈለግ ተከትለህ ነው እዚህ ደረጃ ላይ የደረስከው የሚል ጥያቄ ይቀርባል ማለት ነው። እንግዲህ ይሄ ጥያቄ ስናየው ምንድነው ትርጓሜው? የማንን ሀሳብ ወይንም ደግሞ የማንን ድርጊት እያየህ ነው እዚህ ደረጃ ላይ የደረስከው ማንን ታዋቂ ወይንም ደግሞ ማንን ስኬታማ ሰው አይተህ ነው ወይንም ደግሞ የዛን ሰውዬ ድርጊት የማን ድርጊት ተግብረህ ነው እዚህ ደረጃ ላይ የደረስከው እንደማለት ነው። ጥያቄው ስለዚህ ምንድነው ተጠያቂው አካል እንግዲህ ያንን የአንድ ሰው ወይንም ደግሞ ያንን ሰው እያየ እንደዛ ሆናለሁ ብሎ ከሆነ እዚህ ደረጃ ላይ የደረሰው ይናገራል ማለት ነው። ለምሳሌ እኔ ይሄን እንትን አልፈልግ ተከትዬ ነው እዚህ ደረጃ ላይ የደረሰው እሱ የሚያደርጋቸውን የሚያደርጋቸውንና የሚናገራቸውን ነገሮች እከታተል ነበረ እና እነዛን ነገር ተከትዬ እሱ እንደሚያደርገው ተገበርኩኝ ያው ከተገበርኩኝ በኋላ እንግዲህ እዚህ ደረጃ ላይ የደርሻለሁ ማለት ነው። እና የእሱን ፈለግ ተከትዬ ነው ብለው ይናገራሉ ማለት ነው። ይህ ማለት እንግዲህ የሱን ፈለክ ተከትዬ ነው ሲል መጀመሪያ የሱን ውጤት አይቼ ነው እንደማለቱ ነው ከዛም በኋላ ደግሞ እኔም እሱ ደረጃ ላይ እደርሳለሁኝ ብዬ አስቤ ነው የተነሳሁት ሊል ፈልጎ ነው ማለት ነው። በውስጠ ታዋቂነት ፈለጉን ተከትዬ ነው ሲል ከዛን ደግሞ እሱ በሄደበት መንገድ ወይንም ደግሞ እሱ ሲያደርገው የነበረውን ነገር እኔ መልሼ በማድረግ ነው ለማለት ፈልጎ ነው ማለት ነው። ስለዚህ ይሄ ምን ይሆናል የሆነ ከፊታችን የሄደ ሰው ወይንም ደግሞ ከእኛ ቀድሞ የሆነ ስኬታማ የሆነ ሰው ወይንም ደግሞ ተዋቂም ሊሆን ይችላል። ብቻ ያ ሰውዬ በምንም አይነት ዘርፍ ውስጥ ይሁን ከእኛ ቀድሞ ያንን ነገር አድርጎታል ስለዚህ ያን ያደረገውን ነገር አይተን እኛ ደግሞ ልክ እንደሱ እያደረገን የሆነ ደረጃ ላይ ስንደርስ እንግዲህ የእከሌን ፈለግ ተከትዬ ነው እዚህ ደረጃ ላይ የደረስኩት ብለን እናወራለን ማለት ነው። ያው ይሄ ፈለግ የሚለው ነገር እንግዲህ ብዙ ሀገራችን ውስጥም እንዲህ ያለ ነገር በጣም ብዙ ተንሰራፍቶ ይስተዋላል ለምሳሌ አንድ ሰው ስኬታማ ሲሆን ያ ሰውዬ ስኬታማ የሆነበትን ነገር ፈልጎ የማወቅ ስውር ጉጉት አለበት ማለት ነው ያ ማለት ያው ያንን ሰውዬ ተከትሎ እሱ የሚያደርገውን ነገር አድርጎ እዛ ደረጃ ላይ ለመድረስ ነው ማለት ነው። ስለዚህ ያ ሰውዬ ለነዛ ሰዎች ፈለግነው ማለት ነው ወይንም ደግሞ እንደ መሪ ይሄ መሪነትን ነው የሚይዘው ማለት ነው ያን ፈለግ ሲባል መሪነትን ነው የሚይዘው ግን እነዛ ሰዎች እንግዲህ በመሃል መሪና ተመሪ የሚባል ትእዛዝም የለም ምንም የለም በስምምነት ማለት ሰውየው በራሱ ደስብሎትና ተስማምቶ የሚያደርገው ነገር ነው ማለት ነው። ይሄ ፈለግ የሚባለው ነገር እንግዲህ ያው በዚህ አጠቃልላለሁ።